እሺ በቀጣይነት ደግሞ የምንመለከተው እሳት ለማንደድ ምን ትጠቀማለህ? የሚል ጥያቄ ነው የተነሳልን ስለዚህ ጥያቄ ለማብራራት ያክል እሳት ለማንደድ የተለያዩ ነገሮችን እንጠቀማለን መጀመሪያ የሚነደው ነገር ያስፈልጋል ያ ማለት እንደ ነዳጅ የምንጠቀመው ነገር ምንድነው በቀጣይነት እሳቱ ቀጥሎ እየነደደ እንዲቆይ ምን ምን ያስፈልገናል የሚለውን ስንመለከት ኢትዮጵያ ውስጥ በብዛት የምንጠቀመው እንትን ነው እንጨት የተለያዩ የዛፍ ቅሬንጫፎችን እንጨቶችን እንጠቀማለን ስለዚህ እነዚህን እንጨቶች እስ ከሰበሰብን በኋላ አንድ ላይክ ካደረግን በኋላ እነዚህን ለማቀጣጠል ወይም ደግሞ እሳት ለመፍጠር ደግሞ የምንጠቀመው ነው ክብሪት ኦሬዲ በፋብሪካ ውስጥ ተመርቶ እየመጣ ነገር ነው ፋብሪካ ስለዚህ ከፋብሪካ ወይም ደግሞ ከሱቆች ምን እናደርጋለን ይሄን ክብሪት እንገዛና እንግዲህ በዛ ክብሪት እንለኩሳለን ማለት ነው የምናነደው እንጨት ደረቅ ከሆነ ምንም አይነት እርጥበት ከሌለው በቀላሉ ያኛውን ማቀጣጠል እንችላለን ካልሆነ ደግሞ የተከታየ የተለያዩ የማቀጣጠያ ኤጀንቶችን ልናገኝ እንችላለን ልንፈልግ እንችላለን ለምሳሌ ነጭ ጋዝ ላይ ላይ ልናፈስበት እንችላለን ወይንም ደግሞ ፕላስቲክ ነገሮችን እላዩ ላይ አድርገን በሱ ልናቀጣጥ እንችላለን ወይንም ደግሞ ወረቀትን በመጠቀም በወረቀትም ልናቀጣጥል እንችላለን አለበለዚያም ደግሞ የተለያዩ ደረቅ ሳሮችን ተጠቅመን ደግሞ ልናቀጣጥለው እንችላለን በጣም ብዙ ነው አየርን ሻማ ተጠቅመን ልናቀጣጥለው እንችላለን ብዙ ነገሮችን ነው የምንጠቀመው ይሄ ምንድነው አልኮል አለ አልኮል ለቁስል ምናምን የምንጠቀመው አይነት አልኮል አለ እሱንም አድርገን ልናቀጥለው እንችላለን። እርጥብ ከሆነ ማለት ነው። አንድ ጊዜ ግን መቀጣጠል ከጀመረ በኋላ እሳት አያስቸግርም ራሱ እየተያያዘ ስለሚሄድ ቶሎ ብሎ እንትን ማለት ይችላል። መቀጣጠል ይችላል ማለት ነው። እና ምንድነው ይህን እሳት ለማቀጣጠል እንዳልኳችሁ ክብሪቱን ከለኮስን በኋላ አንድ ጊዜ ያንን ነገር እናፈስበታለን አልኮል ወይም ጋዝ ነገር እናደርግበታለን ከዛ በኋላ አልኮሉን እያቀጣጠለ በዛውም እንጨቱን ይይዘዋል ማለት ነው አንድ ጊዜ እንጨቱ ከተያያዘ በኋላ ደግሞ የመጥፋት ነገር አያሳይም ስለዚህ እንትን ይላል ይቀጣጠላል በዛው ማለት ነው ሌላው እሳት ስናቀጣጥል ብዙ ጊዜ እንትን ይሆናል። አሪፍ የሆነ በአሪፉ እንዲቀጣጠልልን ደረቅ ነገር ብንጠቀም የተሻለ ይሆናል እንደ ባህል ኢትዮጵያ ላይ የእሳት የምናነድባቸው ባህላት በዓሎች አሉ። ለምሳሌ የመስቀል ደመራ በዓልን ኢትዮጵያን በጣም ለየት የሚያደርጋት እጅግ በጣም ብዙ የተነባበሩ እንትኖች አሉ እንጨቶችን በማቀጣጠል በመሰብሰብ ሰፋ ያለ ቦታ ወይም ደግሞ አደባባይ ላይ እሳት በማቀጣጠል የሚከበር በዓላ አለ ይሄ በ በአለም ቅርስነት የተመዘገበ አንድም ባህል ነው እዛ ላይ በጣም ብዙ ሰዎች በጣም ብዙ ህዝብ ይሰበሰባል ያው ሃይማኖታዊ በዓል ነው በዓሉ አመጣጡ ምናምን ያው በዚች ባለችን በዚች ደቂቃ ማንሳት ባንችልም ነገር ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ የመጣ በዓል ነው እና ያንን ብዙ ጊዜ እንከታተለዋለን በጣም በደስታ ማለት ነው እንደውም ከተለያዩ ሀገራት የሚመጡ ቱሪስቶች ሁሉ ተሰብስበው የሚያዩት እንዲሁም በቴሌቪዥን መስኮት በኢንተርኔት ሁሉ የሚከታተሉት በጣም ደስ የሚል በዓል አለ እና ያው ከእሳት ማንደድ ጋር ተያይዞ ይህንንም ባነሳው አሪፍ ይሆናል ብዬ ነው ያነሳሁት እና እሳት ለማንደድ ያው ክብሪት ነው በብዛት የምጠቀመው ለመለኮስ

እሺ ከጎረቤትህ ጋር ጥሩ ግንኙነት አለህ ወይ ይላል? ከጎረቤቴ ጋር እ እ ማንኛውም ሰው ከጎረቤቱ ጋር ያለው ግንኙነት መጥፎ የሚሆን ከሆነ ከማንም በላይ ቀድሞ የሚደርሰው ካለ ችግር ጊዜም ለደስታ ጊዜም። በአጠቃላይ ቀድሞ የሚደርሰው ጎረቤት ነው አጠገብህ ያለ ሰው ነው ሊደርስልህ የሚችለው ብትጮህም ድምጽህን የሚሰማ። ታመህ መንቀሳቀስ ቢያቅትህ ሊረዳህ የሚችል። በማንኛውም አይነት ሁኔታ አደጋ ቢደርስብህ ቀድሞ ሊደርስልህ የሚችለው አጠገብህ ያለ ጎረቤትህ ነው። እና የጎረቤት ጋር ጥሩ የሆነ ግንኙነት መኖር በጣም አስፈላጊ ነገር ነው። ምንም አይነት መቀያየም ወይም መኮራረፍ ወይ ደግሞ አለመግባባት ውስጥ ቢገባ ቶሎ ብሎ ከጎረቤት ጋር ያለን ነገር መፍታት የመሰለ ነገር የለም። ምክንያቱም እንደተናገርኩት ከማንም በላይ ቀድሞ የሚደርሰው እሱ ስለሆነ ማለት ነው። እና እኔ ከጎረቤቴ ጋር ጥሩ የሆነ ግንኙነት ያለኝ ሰው ነኝ። በምንም አይነት መንገድ ከጎረቤቴ ጋር መቀያየም ወይም ደግሞ አልባሌ ነገር ውስጥ መግባት አልፈልግም። ሁሌም በተቻለኝ መጠን ከጎረቤቴ ጋር በሰላም በፍቅር በዓላቶችን አሳልፋለሁ የተለያዩ ጉዳዮች ሲኖሩ አንድ ላይ በመሰብሰብ ብዙ ጊዜያችንን እናሳልፋለን በመጫወት። በመጠራራት ቡና አብረን በመጠጣት ሻይ አብረን በመጠጣት። ምግብ አብረን በመብላት በተለያዩ ነገር ፍቅራችንን እያደረጀን ወይም ደግሞ ከፍ እያደረግን የመጣላት ነገራችንን ደግሞ እየቀነስን በዛ እንሄዳለን። አለመግባባቶች ካሉ ቶሎ ብለን ያለዉን ነገር ለመፍታት እንሞክራለን። ስለዚህ ከጎረቤቴ ጋር ጥሩ የሆነ ጥሩ ብቻ ሳይሆን እጅግ በጣም ጥሩ የሆነ ግንኙነት ያለኝ ሰው ነኝ። ብዙ ሰዎች አሉ ከጎረቤቶቻቸው ጋር የማይስማሙ ዙሪያቸው ዘግተው አጥራቸውን ዘግተው ምንም አይነት ግንኙነት ከጎረቤት ጋር ሳያደርጉ የሚኖሩ ሰዎች አሉ። ምናልባት ሀብት ኖሯቸው ሊሆን ይችላል። ገንዘብ ኖሯቸው ሊሆን ይችላል ነገር ግን ከሀብትና ከገንዘብ ይልቅ ሰው የበለጠ ጠቃሚ ነገር ነው። ምክንያቱም ብትወድቅ ሀብት ወይም ገንዘብ ሊያነሳ አይችልም። አደጋ ቢደርስብህ ቀድሞ ገንዘብህ ሊደርስልህ አይችልም እና ከሰው ጋር መግባባትን የመሰለ ነገር የለም። እና ሁሌም ሰውን ብናስቀድም ከገንዘብ ይልቅ ባለን ነገር ከመመካት ይልቅ ከጎረቤቶቻችን ጋር ጥሩ የሆነ ግንኙነት ቢኖረን። በተለይ እንትን ያላችሁ ሰዎች ገንዘብ ያላቸው ሰዎች በጣም ትልቅየ አጥር በማጥርና እራሳቸውን እዛ ስር ብቻ ሌላ ሰው ጋር ምንም አይነት ግንኙነት ሳያደርጉ ምንም አይነት ነገር ሳይኖራቸው የሚቆዩ ብዙ ሰዎችን ስለማይ ነው። ይህንን ነገር ያነሳሁት እና ያው በዚህ አጋጣሚ ሁሉም እንትን ቢል ቢስተካከል እንደዚህ አይነት ነገር ቢስተካከል ወደ ሰው ቢመለስ የተሻለ ይሆናል ብዬ አስባለሁ። ሌላው ዝም ብሎ የሚናቆር አይነት ደግሞ ጎረቤት አለ። በሆነው ባልሆነው የሚጣላ ስጤን ዶሮ በተነብኝ ልጅሽ እንደዚህ አደረገኝ ብሎ በልጅ በዶሮ በእንስሳት በውሻ በድመት ባል በማይገባ በትንንሽ ነገሮች ደግሞ የሚጨቃጨቁና በጣም አተካራ ውስጥ የሚገቡ ደግሞ ጎረቤቶችም አሉ። ያም ቢስተካከል አሪፍ ነው ብዬ አስባለሁ። በዚህ ረገድ ሴቶች ጥሩ አይደሉም ከጎርቤት ጋር አብሮ በመኖር ያላቸው ነገር ጥሩ አይደለም ስለዚህ እሄን ቢያስተካክሉ ጥሩ ነው። በማንኛውም ነገር ቶሎ በመከፋት ስለሚታወቁ ሴቶች ማለት ነው ወንዶች ግን ያው ማንኛውም ነገር ናቅ አርገው በመተው ስለሚታወቁ ከጎረቤት ጋር ጥሩ የሆነ ግንኙነት ይኖራቸዋል። ጥፋት ቢያዩም ማለፍ ስለሚችሉ ማለት ነው።

እሺ በቀጣይ ደግሞ የምንመለከተው ሾርባ ትወዳለህ ወይ የሚለውን ጥያቄ ለመመለስ የምንሞክር ይሆናል ማለት ነው። በመጀመሪያ ሾርባ ምን እንደሆነ። እንመልከት እስቲ ሾርባ ማለት ከተለያዩ ነገሮች ልንሰራው እንችላለን የምግብ አይነት ነው። የሚጠጣ አይነት ወይም ደግሞ ፈሳሽ አይነት የምግብ አይነት ሲሆን። በምን አይነት መልኩ ልንጠጣው እንችላለን ለምሳሌ በማንኪያ ተጠቅመን ልንጠጣው እንችላለን ካልሆነም ደግሞ በብርጭቆ በኩባያ ወይም በማክ አድርገን ደግሞ የምንጠጣው ሊሆን ይችላል። ሾርባን ከተለያዩ ነገሮች ይሰራል ለምሳሌ ከአትክልት የሚሰራ ሾርባ ይኖራል። ከስጋ ደግሞ ከስጋ መረቅ ምናምን ተደርጎ ደግሞ የሚሰራ ሸወርባ ይኖራል። በብዛት ከ እንትንም በተለይ ለረመዳን ወቅት የምንጠቀመው ሾርባ ከገብስ ወይም ደግሞ ከአጃ የሚሰራ ሾርባዎች አሉ የሚሰሩ ሾርባዎች አሉ። የአትክልት ሾርባ የተለያዩ ነገሮች በውስጡ አካቶ የሚይዝ ይሆናል ለምሳሌ ድንች ይኖረዋል። በእኛ አካባቢ ሲሰራ ማለት ነው። ድንች ካሮት የተፈቀፈቀ ካሮት ድንች እንዲሁም መከሮኒ ይኖረዋል። ውሃ ይኖረዋል የተወሰነ ትንሽ ዘይት ይኖረዋል። ጨው ይኖረዋል። ከዛ ሌላ ምንድን ነበር የሚገባበት ጠፋብኝ መሰለኝ። የተወሰነ የካሮትና አንስቻለሁ አይደለ ድንች ብያለሁ መከሮኒ ኦኬ ምስር ምስር ይገባበታል። እነዚህ በሙሉ በአንድ ላይ በድስት ይደረጉና ያው በተራ በተራ ነው የሚከተት ሲጨመሩ። መጀመሪያ ካሮቱ ተቆላልቶ ከትንሽዬ ከጠብታ ሽንኩርት ጋር ተደርጎ ይቁላል ከተቁላላ በኋላ ምንድነው የሚደረገው? እንትን ነው የምናደርገው አቁላልተን ከጨረስን በኋላ እንትን እናደርገዋለን። ሌሎቹን እንጨምራለን እናከታትላለን ምስሩን ለብቻ ብንቀቅለው የተሻለ ይሆናል። ቶሎ እንዲደርስ ማለት ነው። የተወሰነ ጊዜ ስለሚፈጅ ማለት ነው። ምስር በባህሪው ስለዚህ ምን እናደርጋለን እነዚህን ነገሮች በአጠቃላይ ላይ አድርገን ከውሃ ጋር ለተወሰነ ደቂቃ እናብስላችኋለን። ከዛ በኋላ እንግዲህ ጨው ጨምረን ጣዓሙን ቼክ ማድረግ ነው ማለት ነው። የተወሰነ ካለልን በኋላ በጣም እንዲቀዘቅዝ አይፈለግም። ምን አለ ትንሽ ያለውን ሙቀት እንዳያቃጥለን ካደረግን በኋላ እንጠጣዋለን ማለት ነው። በማንኪያ ተጠቅመን ሊሆን ይችላል ወይንም ደግሞ ቀጥታ በማክ በኩባያ አድርገን የምንጠጣው ይሆናል ማለት ነው። ይሄን ስናደርግ ምንድነው? አንደኛ ለሰውነታችን በጣም ተስማሚ የሆኑ ነገሮችን በአጠቃላይ በአንድ ጊዜ የምናገኝ ይሆናል። ሌላው ደግሞ ጉንፋን በሚያስቸግርን ጊዜ ሙቀቱ ለእኛ በጣም አሪፍ የሚሆንልን ይሆናል ማለት ነው። ሙቀቱን እንትናችንን ያጠፋልናል ማለት ነው። ውስጣችንን የተከማቸውን አላግባብ የሆነ ነገር ያስወግድልንና በስርዓቱ መተንፈስ እንደምንችል እንድንችል ያደርገናል ማለት ነው። ስለዚህ በጣም አሪፍ ነው። በምንጠቀምበት ጊዜ ይሄንን ነገር ማለት ነው። ሌላው ሌላው ሾርባ በእንትን ማዘጋጀት እንችላለን ከስጋ ማዘጋጀት ይቻላል። የበግ ሲሆን በጣም ነው ደስ የሚለው የበግ ስጋ ሲሆን ላቱን የተለያዩ ስጋዎችን ቀይ ስጋዎችን ጨማምረን አንድ ላይ እንትን በድስት እንቀቅላችኋለን በደንብ ለረጅም ሰዓት በደንብ አድርገን እንቀቅላችኋለን። ጨው እንጨምራለን ከዛ የሰለያዩ ማጣፈጫዎችን እንጨምራለን ብዙ ስጋ አይደለም ባይ ዘ ዌይ የምናደርገው። ወይንም ደግሞ ስጋውን መቀነስ እንችላለን በኋላ ላይ አውጥተን መቀነስ እንችላለን። ምናልባት የሚበዛ አይነት ከሆነ ማለት ነው። ከዛ በኋላ እንግዲህ ይሄን ሾርባ በተለያዩ ቅመማ ቅመሞች አጣፍጠን በኮረርማ ሊሆን ይችላል። ብዙ ቅመሞችን ልንጠቀም እንችላለን በነዛ ቅመማቅመሞች አጣፍጠን በሚጥሚጣ አሳብደን ቃሪያና ሽንኩርትም አድርገን እንትን ማድረግ እንችላለን መጠቀም እንችላለን። እንግዲህ እሄንን በምንጠጣበት ጊዜ ቶሎ ይዘጋል ግን ለጤና በጣም አሪፍ ነው ማለት ነው። ጉንፋን ያጠፋልናል

በቀጣይ ደግሞ የምንመለከተው ልብስ በእጅ ታጥባለህ ወይ በሚል ርዕስ ነው። ሰፋ አድርገን ለማየት የምንሞክረው ልብስ በእጅ ማጠብ እኛ ሀገር የተለመደ ነገር ነው። ማሽን ብዙ የለም በብዛት ማሽን ያላቸው ሰዎች በጣም ትንሽ ወይ ገንዘብ ያላቸው ሰዎች ናቸው ሊሆኑ የሚችሉት። ብዙ ጊዜ ይሄንን ይሄንን ልብስ የምናጥበው በእጃችን ነው አብዛኞቻችን ኢትዮጵያውያን የምንጠቀመው ለእጅ ማጠብን ነው። ይህም እንግዲህ እኔ ልብስ ማጠብ የጀመርኩት ዩኒቨርሲቲ ከገባሁኝ በኋላ ነው። ዩኒቨርሲቲ ከገባን በኋላ እንግዲህ ሌላ የሚያጥብልን ማንኛውም ምንም የለም። ከዛ በፊት እህቶች ይኖራሉ። እና ቤተሰብ እናት ትኖራለች ያው ብዙ ጊዜ የሴቶች ሀላፊነት ተደርጎ ነው የሚወሰደው። በሀገራችን እና ሴቶች ነበር የሚያጥቡት። እናታችን ወይም ደግሞ እህቶቻችን ወይም ደግሞ አልፎ አልፎ ስራ ሚበዛ ከሆነ በእነሱ ቦታ ሌሎች ሰዎች ተገስጦስ ልብስ አጣቢ የሚባሉ ሰዎች ተቀጥረው ወይም ተገዝተው በአንድ ልብስ ክፍያ እየወሰዱ የሚያጡም አሉ። በዛ መልኩ ነበረ ልብስ የሚታጠብልን ነገር ግን ወደ ዩኒቨርሲቲ ከገባን በኋላ የግድ የራሳችንን ልብስ ማጠብ መለማመድ ነበረብን ማለት ነው። ስለዚህ ከዛ በኋላ ተለማመድን የራሳችንን ማጠብ ጀመርን ማለት ነው። በጣም በሚገርም ሁኔታ የታ ዩኒቨርሲቲ ውስጥ ልብሶችን እናጥባለን። ልብስ ስናጥብ የተለያዩ ገንዳዎች አሉ እዛ ገንዳ ላይ ሊሆን ይችላል የምናጥበው። ያገንዳውን በደንብ አጸዳድተን እዛ ላይ ሊሆን ይችላል ያው ዩኒቨርሲቲ ያዘጋጀው ቦታ ላይ ማለት ነው። አንዳንዴ ደግሞ ያው ተማሪ ሁሉም በንጽህና ስለማይዘው አንዳንዴ ይቆሽሽና ሲያስጠላን ደግሞ ምን እናደርጋለን? መዘፍዘፊያ ፕላስቲኮችን እየገዛን በእነሱ እናጥባለን ማለት ነው። በጣም ይገርመኛል ትውስታ ውስጥ ነው የከተተኝ ምክንያቱም። ምንድን ነበር የምናደርገው? ሁለት ሶስት አራት ሆነን ከገዛን ለምሳሌ እዚህ ዶርም አንድ ሶስት አራት ዶርሞች ኖረው ማደሪያዎች ማለት ነው። ብንገዛ በተራ ስንፈልግ። ሁለት ሶስት አራት አድርገን በአንድ ጊዜ አንዱ ከካጠበ በኋላ ለዛኛው እየተቀባበልን መዘፍዘፊያ ሳህኖችን እየተቀባበልን በዛ ማጠብ እናጥብ ነበር ማለት ነው። ከዛ በኋላ የት ነው የምናሰጠው የምናጥበውን ልብስ ፀሀይ ላይ ነው የምናሰጠው። የዩኒቨርሲቲው ያዘጋጃቸው ለልብስ መስቀያ ተብሎ የተዘጋጁ የተዘረጉ ሽቦዎች አሉ እነዛ ላይ እያደረግን እናሰጣለን ማለት ነው። ብዙ ጊዜ ግን ሌባ ያስቸግረን ስለነበር እና ከእንትኑ ይወስድብን ስለነበር ያሰጣነውን ልብስ አዳዲሶችን እየመረጡ እየሰረቁ እያወጡ ስለሚሸጡብን ምን እናደርጋለን? ቁጭ ብለን በተራ በተራ የምንጠብቅ ነበር ማለት ነው። እንትኖችን ካሰጣን በኋላ ልብሶቻችንን ማለት ነው። እና እንደዛ እያደርግን ነበር። የዩኒቨርሲቲ ቆይታችንን ያሳለፍነው እና ብዙ የልብስ አስተጣጠብ ነገሮችን የለመድነው ወይም ደግሞ በእጅ የማጠብ ነገሩን የለመድነው ዩኒቨርሲቲ ከገባን በኋላ ነው ማለት ነው ብቻ ግን ጥሩ ነው በጣም ደስ ይላል። የራስህን ልብስ እንደፈለከው ደስ ባለህ መልኩ በደንብ አድርገህ ጽድት አድርገህ አጥበህ ስትለብሰው ደስ ይላል ያው ድካም ቢኖረውም ማለት ነው። ያው እጅ መላላጥም ሊኖር ይችላል የመጀመሪያ ጊዜ ከዛ መጭመቅ ራሱ የሚያቅተን ጊዜ ይኖራል። ነገር ግን ያው ትንሽ ትንሽ ልብሶችን ስለሆነ የምናጥበው እና የራሳችንን ብቻ ስለሆነ በጊዜው ቶሎ ብሎ የሚያጠብ ሰው ከሆነ ምንም አይነት ነገር ሳይገጥመው መጨረስ ይችላል ቶሎ አድርጎ አሁን መጨረስ ይችላል ማለት ነው። አና እንዴት አድርገን ነው? ይሄን ነገር እንትን የምንለው? የለመድነው ያው እንደ ነገርኳችሁ ገንዳ ውስጥ በማጠብ ግዴታችን ስለነበር። ሌላ ሚያጥብልን ሰው ማንኛውም አይነት ሰው ስላልነበር የግድ እንደዛ አድርገን ለምደነዋል ማለት ነው። አሁን ላይ ደግሞ የቤተሰብ ውስጥ እስከማጠብ ድረስ ልምዱን በደንብ አካብተን ይዘነዋል ማለት ነው። በጣም ደስ ይላል። ያው እናታችንን ስናግዝ ደግሞ እሷ ስታርፍ የእሷ ምርቃት ደግሞ ይደርሰናል ማለት ነው። እደጉልኝ ተባረኩልኝ ድረሱልኝ በልጆቻችሁ ድረሱ የሚል መርቃት ስትሰጠን በጣም ደስ ይለናል። በዚህ መልኩ ነው።

በቀጣይነት የምንመለከተው ደግሞ ስለ ጾም ነው የሚሆነው ጾም ትጾማለህ ወይ ከሚለው ጥያቄ ተነስተህ ስለ ጾም በደንብ አብራርተን የምንመለከት ይሆናል። ክርስቲያን ወይም ደግሞ የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆኑ ሰዎች አብዛኞቹ ይጾማሉ ጾምን ይጾማሉ። ሌሎችን የሙስሊም ተከታዮች የሆኑ ሰዎችን በረመዳን ጊዜ ጾምን ይጾማሉ። ጾም ማለት ከምግብ መከልከል ማለት ነው። የተለየ ትርጉም የለውም። ከምግብ መከልከል ማለት ነው ለተወሰነ ሰዓታት ከምግብ መከልከል ማለት ነው። በኦርቶዶክስ ተዋህዶ በኩል ጾም ማለት ከእግዚአብሔር የምንገናኝበት መንገድ ነው ማለት ነው። እና ደግሞ ፍቃደ ስጋን ከፍቃደ ነፍስ ፍቃደ ስጋን ለፍቃደ ነፍስ ማስገዛት ነው እንለዋለን በጣም ይገርማል። ይገርመኛል ትርጉሙ የሰው ልጅ ሲጠግብ ሲበላ ፈጣሪውን ይረሳል። ምን አለብኝ ይላል በቃ ሁሉ ነገር በእጁ ሁሉ ነገር የሞላለት ነው የሚመስለው ለዛ ነው መሰለኝ። ፈቃደ ስጋን እንትን ይላል የምንለው ጾም። ፈቃደ ስጋ በመብላት ነው። ከፍ የሚለው። ፈቃደ ነፍስ ደግሞ ልክ በጾምክ ጊዜ ያኔ ፀባይ ያኔ ሩህ ሩህ ለሰው አዛኝ አሳቢ ወደ ፈጣሪ የምትመለስ አይነት ሰው ትሆናለህ። ይገርማል የሰው ልጅ ባዶ ሆዱን ሲሆን በጣም ጥሩ ነው የሚሆነው። እነዛ መሰለኝ ፈቃደ ስጋን ለፈቃደ ነፍስ ማስገዛት ነው ጾምም ብለው የተረጎሙት ማለት ነው። እና እኔ ጾም እጾማለው። ሰዓት እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እስከ ዘጠኝ ሰዓት ነው ምንጾመው ማታ ከስድስት ሰዓት በኋላ መብላት አይፈቀድም። ከዛ በኋላ እስከ ቀኑ ዘጠኝ ሰዓት ድረስ ጾም ይሆናል ማለት ነው። በተለያዩ መንገዶች ጾም እንጾማለን ለምሳሌ ከእንትን ከቅባት ምግቦች ወይም ደግሞ ከአንስሳት ተዋጽኦ ሊሆን ይችላል። ከእንቁላል ከስጋ ከመሳሰሉት ነገሮችም መራቅም እንደ አንዱ አንደኛው ጾም ነው። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምግብ ካለመብላት ብቻም ሳይሆን ከነዚህ ነገር መራቅ ወይም ነው ቅባት ካላቸው ነገሮች በሙሉ መራቅ ይሄም አንደኛው ጾም ነው። ስለዚህ ያው ጾሞ ሁለቱንም ጾሞች እጾማለው እስከ ዘጠኝ ሰዓት የሚባለውንም ጾም አለው። ያኛውን ጾም አለው እስከ ዘጠኝ ሰዓት ኢቭን ጾም ባይሆን በራሱ የጾም ወቅት ባይሆን ራሱ ጾም አለው። ለምን ምክንያቱም? ጠዋት ተነስቶ የመብላት ልምድ የለኝም። ማታ እንግዲህ በአስራ ሁለት ሰዓት ምናምን አካባቢ ልበላ እችላለሁ። እራት ማለት ነው ከዛ በኋላ ተመልሼ ምግብ ጋር የሚደርሰው ወይ ቀን ስድስት ሰዓት ሰባት ሰዓት አልፎ አልፎ እስከ ዘጠኝ ሰዓትም ሊሆን ይችላል። ጾም ባይሆን ራሱ ማለት ነው ምክንያቱም ጠዋት ጠዋት የመብላት ልምድ ስለሌለኝ ማለት ነው። ያው ረጅም ሰአቴን ቁጭ ብዬ ስለማሳልፍ ምን አደርጋለሁ? ከምግብ ትንሽ ራቅ ብል የተሻለ ይሆናል ያሰባሉ ያው አላስፈላጊ ውፍረት ላለማምጣት ማለት ነው። እየበላሁኝ እንትን ማድረግ ከሆነ ማልጽም ከሆነ እንግዲህ ጉዳቱ በኋላ እኔ ራሴ ላይ ነው የሚያመዝንብኝ። ማዝሮ ያለ መስፍን በመፍራት ይመስለኛል ያው ብዙ ጊዜ ጠዋት ጠዋት የመብላት ልምድ የለኝም ያው እሱንም ከጾም ከቆጠርነው ማለት ነው። ከዛ ባለፈ ደግሞ ሰባት አጽዋማት አለው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስለዚህ እነዚህን ጾሞች በሙሉ እጾማለሁ ግዴታየም ስለሆነ እጾማለሁ። ከዛ በኋላ ያው ብዙ ናቸው ማለትም ቀኖቹን ብንቆጥራቸው በጣም ብዙ ናቸው ትልቁ ጾም የሚባለው ወደ ሃምሳ አምስት ቀን ነው የሚሆነው። አርባ ቀን የሚፈጅ አለን አስራ ስድስት ቀን የሚፈጅ አለ። አንድ ወር አምስት ቀን የሚፈጅ አለ በጣም ብዙ አይነት ብዙ ናቸው። ጾሞቹ እንግዲህ እያንዳንዱን ጾሞች በአመት ውስጥ እየጾምን እንቆያለን ማለት ነው። ክፋት የለውም ብቻ ጥሩ ነገር ነው ያለው ጾም መጾም ለሰውነት ለብዙ ነገር በጣም ምቹ ነው ጥሩ ነገር ነው። የሚሰጠን ማለት ነው። እንደውም ሳይንሱም የሚያበረታታው ይመስለኛል የሰው ልጅ መጾም አለበት የሚለውን ነገር የሚያበረታታ ይመስለኛል እና ከዛም አንፃር እኔም በደንብ አድርጌ እጾማለሁ

በቀጣይ ደግሞ በቀጣይ ደግሞ የምንመለከተው የቀረ ምግብ ትበላለህ ወይ በሚለው ርዕስ ተነስተን በደንብ ለማብራራት እንሞክራለን? ምን እኛ ኢትዮጵያውያን እኮ በጣም ደሃዎች ነን። ምግብ አስቀርተን አንት አንደፋም ወይም አንት አንተውም አብዛኞቻችን ማለት ነው። እና ይሄ የቀረን ምግብ ወይም ደግሞ የተረፈን። የሆነ ሰዓት ሲበላ የተረፈን ምግብ ከመብላት ወደኋላ አንልም እኔም አያስጠላኝም የቀረንን ምግብ መብላት ምናልባት ወይ ከልጅነቴ ጀምሮ ለምጄውም ሊሆን ይችላል አላውቅም። የቀረን ምግብ ለመብላት ወደኋላ አንልም። ብዙ የጎዳና ተዳዳሪዎች አሉ ኢትዮጵያ ውስጥ ጎዳና ላይ የሚኖሩ ሰዎች ማለት ነው እነዚህ ሰዎች የቀረን ምግብ በመብላት ነው እንግዲህ። ህይወታቸውን የሚገፉት ስለዚህ የቀረ ምግብ ለምሳሌ ሆቴል ላይ አንዳንድ ሰዎች ከተመገቡ በኋላ የሚቀራቸውን ምግብ ሊሆን ይችላል። እዛ ሆቴል በመሄድ በመጠየቅ የሚበሉ ሰዎች አሉ በመጠየቅ ብቻ አይደለም በመግዛት በነገራችን ላይ እንደ ቢዝነስም ሆኗል አሁን ላይም ማለትም እንግዲህ ሆቴል ባለቤቶችም ሊሆኑ ይችላሉ። ወይም ደግሞ ሰራተኞች አላውቅም እንግዲህ የቀረውን ምግብ ወይም ደግሞ ከተጠቃሚዎች የተመለሰውን ተመላሽ ምግብ እንግዲህ መልሰው ሰብስበው በፌስታል እያደረጉ ለጎዳና ተዳዳሪዎች ወይም ደግሞ ለሚፈልጉት ለራባቸው ሰዎች ሲሸጡት ይታያሉ ብዙ ጊዜ። ይሄ ደስ አይልም በጣም አስቀያሚ ነገር ነው እንደ ስራ ማድረጋቸው ማለት ነው። መስጠት እየተቻለ ኦረዲ የሆነ ሰው የከፈለበት ክፍያ ከፍሎ ያስተረፉ ነው ያስተረፈዉን ምግብ መልሰው በመሸጥ እንግዲህ እንትን የሚሉ ገንዘብ የሚያገኙ ሰዎች አሉ። ይሄ አስቀያሚ ያልወደድኩት ነገር ነው ይሄን ነገር ሳይ ያው በድራማም በምንም መልኩ ብዙ ሰዎች ሲያስተላልፉት አያለሁ በቲክቶክ ላይ እና በተለያዩ ገጾች ላይ እና በተቻላችሁ መጠን ሰዎች ይሄን ባያደርጉ ጥሩ ነበረ። ወይም ደግሞ እንትን ያሉ ሰዎች ያስተረፉ ሰዎች ቴክ አወይ ያደርጉልን ብለው ይዘውት እንግዲህ መንገድ ላይ ለሚያገኙት ለአንድ ለተቸገረ ሰው ቢያቀብሉትና ወይ ቢሰጡት ጥሩ ነበረ። ዝም ብለው ከሚተውት ማለት ነው መቼም እነሱ ጠግበው ነው እነሱ በቅቷዋቸው ነው ነገር ግን የተራበ ሰው ደግሞ ያንን እንትን የሚል ሰው ደግሞ አለ ያንን የሚናፍቅ ሰው አለ። አንዳንድ ሰዎች ደግሞ በጣም የሰው ልጅ የሚራብ የማይመስላቸው እነሱ የቀራቸውን የተረፋቸዉን ሰው ነገ ምግብ ደግሞ የሚጠቅም የማይመስላቸው የሚደፋ የሚመስላቸው ደግሞ ሰዎች አሉ። ወይ በክፋት አይተውት ይሁን አላውቅም እንግዲህ እንትኑ ላይ ምግቡ ላይ አላስፈላጊ የሆኑ ከምግብ ውጪ የሆኑ ነገሮችን ለምሳሌ የተጠራረጉበትን ሶፍት ምናምን ቆሻሻዎች በሙሉ ወደዛ ወደ ምግብ ሳህኑ ላይ አድርገው አብረው ቀላቅለው ወደዛ ያስቀምጡታል ይሄ ደግሞ በጣም ብልግና ነው። ምክንያቱም ምግብ የቸገረው ሰው አለ የሚበላው ሰው አለ ስለዚህ እንደዛ ማቆሸሽ ወይም ማባከን አያስፈልግም እንግዲህ እንደዛም ሆኖ እንኳን ሶፍቱን እያወጡ የሚበሉ ሰዎች እንዳሉ አውቃለሁ። ከነ ሶፍቱ እየተሰጣቸው ማለት ነው እሱንም እያወጡ የሚመገቡ ሰዎች እንዳሉ አውቃለሁ። በጣም ነው የሚያስጠላው እንደዛ አይነት ነገር ስለዚህ በተቻለን መጠን ሁላችንም ምን ማድረግ ይኖርብናል። ምግብ ካስተረፍን እንዳይበላሽ ወይም ደግሞ ሌላ ሰው ሊመገበው እንደሚችል አስበን ንጽህናውን መጠበቅ መቻል ይኖርብናል ወይንም ደግሞ ሌሎች እንስሳቶች ካሉ ዶሮዎች ወይንም ደግሞ ድምት ምናምን ማንኛውም ያለው ውሻም ሊሆን ይችላል ካለ ለነሱም የመመገብ ነገር ይኖራል አዉዋፋት አሉ ውጪ ላይ የሌላ አዉዋፋት መመገብ ሊሆን ይችላል። በተቻለን መጠን ደግሞ በልካችን ወስደን ባናስተርፍ ባናስተርፍ የምግብ መባከንን ልንጠብቅ እንችላለን። እኔ በባህሪዬ ምግብ ሲባከን ደስ አይለኝም ሳይ በጣም ነው የሚያናድደኝ ስለዚህ በተቻለኝ መጠን በቃ ያለው የቀረበውን ነገር ጨረስረስ አድርጌ ነገር ነው የምምገበው እምበላው እንዲተርፍ አልፈልግም። ያው ቤት ቤት ውስጥ ያው ባህሪዬን ብዙም ሰው ስለሚያውቀው ሁሉም ሰው ስለሚያውቀው የሚተርፍ ወይም ደግሞ ነገር አይኖርም በብዛት ያው የሚኖረው ብዙ ጊዜ ድግስ ቦታ ምናምን ነው እንደዚህ አይነት የተረፈ ምግብ የሚኖረው ማለት ነው። እና እኔ እበላለሁ

እሺ በቀጣይ ደግሞ የምንመለከተው የስራ ቦታ ደህንነት እንዴት ነው የሚል ነው? ጥያቄ ላይ ያው ከስራ ቦታ ደህንነት ጋር በተያያዘ ያሉትን የደህንነት ጉዳዮች በአጠቃላይ ለመዳሰስ እንሞክራለን። ብዙ ሰዎች ያው ካይዘን ፍልስፍናን የማይከተሉ ሰዎች አሉ እኔ ካይዘንን በጣም የምወደው ነገሮችን ስርዓት ባለው መልኩ። መሰብሰብና ደርድሮ ማስቀመጥ መቻል። ከአንደኛው የስራ ቦታ ደህንነትን ደህንነታችንን እንዲጠብቅልን ከሚችለው ነገር ውስጥ አንዱ ነው። ምክንያቱም ለምሳሌ የተለያዩ ሾፖች ላይ ማቴሪያሎች ይኖራሉ ለምሳሌ የሰው ጭንቅላት ላይ ልወድቅ የሚችል ማቴሪያል ሊሆን ይችላል። የሚወጋ እግር የሚወጋ ወይም ደግሞ ለጉዳት የሚዳረግ የሚቆርጥ አይነት ነገሮችን ሊኖሩ ይችላሉ። እያንዳንዱን ነገር በስርዓት በስርዓት ቦታው ቦታውን በትክክል ሁልጊዜ የተቀመጠለት ቦታ ላይ ካልደረደርነው በስተቀር ብዙ ጊዜ ለደህንነት ችግር። ለደህንነት ችግር ሲያጋልጠን እናያለን። እና ብዙ ጊዜ ይሄንን ነገር ምን ማድረግ ይኖርብናል እንትን ማለት ካይዘን ፍልስፍናን መከተል ይኖርብናል ብዬ አስባለሁ። እኔ በተቻለኝ መጠን ምን አደርጋለሁ። በስራ ቦታ ላይ ደህንነቴ የተጠበቀ እንዲሆን አጠቃላይ ማድረግ ያለብኝን ነገሮች በሙሉ አደርጋለሁ። ለምሳሌ የስራ ቦታ ልብሶችን በስርዓት መልበስ ሊሆን ይችላል። የስራ ቦታ ለስራ ቦታ ወይ ተብሎ ለጥንቃቄ ተብሎ የሚዘጋጁን ልብሶች አሉ። እነሱን ልብሶች በስርዓቱ በመልበስ ጫማዎችን በስርዓቱ በማለት ለምሳሌ ሾፕ ላይ በምንገባበት ጊዜ የማይገባ አይነት ጫማ አለመልበስ ነው። ያ ሴፍቲ ሹዝ የምንለውን ወይም ደግሞ የደህንነት ጫማ የምንለውን ጫማ ለብሰን። ልብሶችንም እንደዚሁ ለደህንነት ተብለው የተዘጋጀውን ልብሶችን ለብሰን። ለምሳሌ እሳት በምንነካበት ጊዜ እሳትን መከላከል የሚችል እሳትን ወደ ውስጥ የማያስተላልፉ ወይም ደግሞ ወደ ሌላኛው ልብሳችን ወደ ሌላኛው አካላችን የማያስተላልፉ ልብሶች አሉ። ለምሳሌ ብዬዳ ምናምን በምንሰራበት ጊዜ ምን ልለብሳቸው ማለት ነው። ስለዚህ እነዛን ልብሶች መልበስ ከምን ከምን ይታደገናል። አንደኛ ራሳችንን ጉዳት ላይ እንዳንደርስ እንዳንወድቅ ያደርገናል። ሁለተኛ ልብሶቻችን ከስር የለበስናቸው ልብሶችን እንዳይጎዱ ለረጅም ጊዜ እንዲቆይ ያደርግልናል። ኬሚካል ምናምን በምንነካበት ጊዜ ኬሚካሉ ሰውነታችን እንዳይነካ ለጥንቃቄ ተብሎ የተዘጋጁ ጓንቶች አሉ። እነሱን ጓንቶች መጠቀም እንዲሁም ደግሞ መነፀር የመሳሰሉ ለአይናችን የሚጠቅሙ ነገሮችን እነዛን መልበስ ኮፍያ። ምናልባት ከላይ የሚወድቅ አይነት ነገር ካለ የሚከላከል ለስራ ቦታ ተብሎ የተዘጋጀ ኮፍያ ለእሱም በማጥበቅ በአጠቃላይ። ጥርቃቄ የሚያስፈልጋቸውን ነገሮች በሙሉ ጥንቃቄ አድርገን ነው መስራት ያለብን የስራ ቦታ እየሰራን እያለ በስራ ቦታ እየሰራን እያለ ማለት ነው። እና የሰራዊት ደህንነት እኔ በእኔ በኩል ያለው ነገር እንዴት ነው? በጣም በጥሩ ሁኔታ ነው ይዤ የምንቀሳቀሰው ማለት ነው። የተዝረከረከ ነገር አልወድም። አይመቸኝም ምክንያቱም ለአደጋ ስለሚያጋልጥ ማለት ነው። እና በተቻለ መጠን ሁሉንም ነገር ቦታ ቦታ ለመያዝ ነው የምሞክረው ማለት ነው። ለብዙ ሰዎች ይህንን ቢከተሉት በጣም አሪፍ ይመስለኛል። ሌላው ከደህንነት ጥንቃቄ ጉድሌት የተነሳ ብዙ ሰዎች ብዙ ነገራቸውን አጥተዋል። እኔ በአይኔ ያየሁ ብዙ ሰዎች እጃቸው ሲቆረጥ አይናቸው ሲጠፋ ለተለያዩ ጉዳቶች ሲዳረጉ አይቻለሁ። በተለያዩ በማሽኖች ሊሆን ይችላል እንዲሁም ደግሞ በሚጠቀሙት በቀላል መሳሪያዎች ራስን ሲጎዱ አይቸ አውቃለሁ። እንዲሁም ያላግባብ ቦታ የተቀመጡ ነገሮች እግሮችን ሲወጉ። የሰው ልጅ ከፍተኛ የሆነ መመረዝ ውስጥ ሲገባ ወይም ደግሞ አሲድ የሆነ ነገር ሲፈስበት ባግባቡ ባልተቀመጡ ነገሮች ማለት ነው። ወይም ደግሞ ልብስ በስርዓቱ በአለመልበስ የተነሳ የነዚህ ሁሉ ነገሮች ሲያጋጥሙ አያለሁ። እና ይሄን ነገር በደንብ ጥንቃቄ

እሺ ወደ ስራ በሰአቱ ትደርሳለህ ወይ? በሚለው ጥያቄ ተነስተን እንግዲህ ለማብራራት እንሞክር። አሁን ደግሞ ወደ ስራ በሰአቱ እደርሳለሁ። ስራ በሚኖር ይሄ ሰዓት ያው በጠዋት ነው በደንብ አድርጌ በጠዋት ነው የምነሳው ጊዜዬን በደንብ እንትን ብዬ ካልኩሌት አድርጌ ነው። አላርም ሞልቼ የምተኛው ስለዚህ በጠዋት እነሳለሁ። ከዛ በኋላ በዘራ ቦታ በአግባቡ በተባለው ወይም ደግሞ መድረስ ባለብኝ በትክክለኛ ሰዓቱ እደርሳለሁ። ከዛ ስራዬን በአግባቡ መስራት እጀምራለሁ ማለት ነው። ያ ብዙ ጊዜ እኛ ኢትዮጵያውያን በማርፈድ የምንታወቅ ሰዎች ማህበረሰቦች ነን። ያው ከተለያዩ ነገሮች አንፃር ተነስቶ ማለት ነው። ለምሳሌ ብዙ ጊዜ ምን አለ? የትራንስፖርት ችግር አለ። የቤት እና የስራ ቦታ መራራቅ አለ። እነዚህ በቤት ውስጥ ደግሞ አንዳንድ ጉዳዮች ይኖራሉ። በጣም ሊጎትቱን የሚችሉ ማለት ነው። ምናልባት ለምሳሌ ሴቶች ከሆኑ ልጆቻቸውን ትምህርት ቤት ማድረስ ሊሆን ይችላል። የልጆቻቸውን ምግቦችን ለማዘጋጀት ሊሆን ይችላል። የመሳሰሉት ነገሮች ምን ያደርጉናል? ብዙ ጊዜ ሊጎትቱን ይችላሉ ወደ ኋላ ማለት ነው። እንትን እንዳንል በጊዜ ቶሎ ወደ ስራ ገበታችን ገብተን ስራዎችን እንዳንሰራ ሊያግዱን ይችላሉ። ነገር ግን ያው በዛ መሃል አይደለሁም እኔ እንደተናገርኩት በሌሊት ነው በጠዋት ነው በደንብ አድርጌ ሰአቴንም አላርሜን ሞልቼ የምጠብቀው እናማ እንትን የምለው የምሰራው። ሌላው ሰዎች ሰዎች የሚያደርጉት ምንድነው? ያው በትራንስፖርት አማሃይተው በጣም ብዙ ጊዜ ሲያረፍዱ ስራ ቦታ ላይ እናያለን። ያው ምክንያት ሊሆን ይችላል። ትራንስፖርት ነገር ግን ምን ማድረግ ደግሞ ይቻላል? በጠዋት ቀደም ብሎ ወደ ስራ ቦታ ለመግባት በጠዋት መውጣትም ይቻላል። ያማለ ስለዚህ በጧት ወጥቶ የሆነ ሰው ስራውን በአግባቡ መስራት ይችላል። ቀደም ብሎ ደርሶ ማለት ነው። እንደውም በጠዋት የወጡ ሰዎች ከቤታቸው በጧት ያወጡ ሰዎች በትራንስፖርትም አንደኛ አይንገላቱም ትራንስፖርት ተውሎ ሊያገኝ ያሉ። ከዛ ደግሞ እንትን ይኖራል። ከዛ ባለፈ ደግሞ ማለት ነው። ቶሎ ይደርሳሉ መንገድ አይዘጋጋም አይጨናነቅም። በዛ ሰዓት ጠዋት ስትወጣ ስለዚህ በሌሊት ቀደም ብሎ ወደ ስራ ቦታ መሄዱ የተሻለ ነው። ያው ቤት ያለን ነገር አጉድለህም ቢሆን ማለት ነው። እንግዲህ ወደዛ ቦታ ከደረስክ በኋላ ደግሞ ስራህን በአግባቡ ቶሎ ቶሎ ሰራ ሰራ ተደርጎ ደግሞ ምናልባት ቀደም ተብሎ መውጣት ያው የሚያስጠላው የኢትዮጵያ እንትን ስራ ለዛ ነው። እኔ አሁን ለምሳሌ በጠዋት ተነስቼ ስራዬን ለመስራት በሌሊት ተነስቼ ገብቼ ብዙ ነገር ሰርቼ አጠናቅቄ እንትን ልል እችላለሁ። ነገር ግን ስራውን ባጠናቅቅ እንኳን ሰዓቱ ሳይደርስ መውጣት አልችልም። ያ ነገር በጣም ያስጠላል። ብዙ ነገሮችን ስናያቸው ማለት ነው የመንግስት ያስቀመጠው የስራ ሰዓት ራሱ አስቀያሚ ነው። በሰአት የተገደበ ቢሆን በዚች ከዚች እስከዚች ወይንም ደግሞ እንደ ኮንትራት ይሄንን ነገር መስራት አለብን የሚባል ነገር የተቀመጠ ነገር ቢኖር በቃ ሰው ጎበዝ ይሆን ነበር ብዬ አስባለሁ። በጣም ማለት ነው ምክንያቱም ያችን ስራ ለማጠናቀቅ በቃ በየትኛውም ሰዓት እንዴትም ብሎ ምን ማድረግ ይችላል ቶሎ ብሎ እዛ ቦታ ላይ መገኘት ይችላል ማለት ነው። እና መስራት የተሰጠውን ስራ በአግባቡ መስራት ይችል ነበር። ነገር ግን በሰአት የተገደበ ስለሆነ ያቺ ሰዓት ነው የምገባባት ከዛቺ በላይ አልገባም የሚል አይነት አስተሳሰብ ስለሚኖር ነው። ብዙ ጊዜ ወደኋላ የሚያስብለን ማለት ነው። ሰዎችም ተነሳሽነት አይኖራቸውም። ለመስራት ይሄ የስራ ሰዓት ቢቀየር የስራ ባህላችን በአጠቃላይ ቢቀየር እንዴ ኢትዮጵያ በጣም አሪፍ ነገር ነው ብዬ አስባለሁ። መንግስትም ይሄንን ነገር ቢያስብበት ጥሩ ነው። የስራ ሰአቶችን ማከፋፈል ቢችል ከዚህ ሰዓት እስከዚህ ሰዓት እያለ ማከፋፈል ቢችል የጧት ፈረቃ የከሳት ፈረቃ የማታ ፈረቃ ብሎ ከሶስቴ ወይ በሁለቴ ቢከፋፍለውና ሰራተኞች በዛ በአግባቡ ሰርተው ቢሄዱ አሪፍ ነበር። ቢያስቡ

እሺ በቀጣይ ደግሞ የምንመለከተው ሌሎችን ሰዎች ማበረታታት ትችላለህ ወይ የሚል ለጥያቄ ላይ ተመርኩዘን ስለማበረታታት በተቻለን መጠን በደንብ ሰፋርክ እንደማየት እንሞክራለን። ሌሎችን ሰዎች ማበረታታት እችላለሁ እችላለሁ ስል በተለያዩ ነገሮች ነው ሰዎችን እናበረታታም የምንችለው ለምሳሌ በገንዘብ በማበር ማበረታታት ያለብን ገንዘብ በመስጠት ወይም ደግሞ እንትን በማድረግ ሰዎችን በመሸለም ልናበረታታቸው እንችላለን ወይም ደግሞ ሞራል በመስጠት ልናበረታታቸው እንችላለን። ወይም ደግሞ ሪኮግኒሽን ምንድነው የሚባለው በአማርኛ ጠፋብኝ አይገርምም እውቅና በመስጠት እንዳያይ እንዴት ይጠፋል? እውቅና በመስጠት ልናበርታታቸው እንችላለን። ለሰሩት ስራ እውቅና መመስጠት ማለት ነው። በእንደዚህ አይነት መልኩ ሰዎችን ልናበረታታቸው እንችላለን የሚሰሩትን ስራ እያየን ማለት ነው። እና እኔ ሰዎችን ከሚያበረታቱት ሰዎች ውስጥ ነኝ አንደኛ ምክንያቱም ማንኛውም ነገር አይቼ ዝም ብዬ አላልፍም በተቻለኝ መጠን ስለዛ ነገር እንደዚህ ነው እኮ ይሄ ነገር እንደዚህ ያድርግሃል በጣም አሪፍ ነው። በርታ ቀጥልበት በጣም ጥሩ ነው እንደዚህ ነው። በየሳልናገር አላልፍም። ለምሳሌ በምሰራቸው በኦንላይን ስራዎች ለምሳሌ የሚንቀሳቀሱ በጣም ጥሩ ጥሩ የምላቸው ልጆች ይኖራሉ እነሱም ደግሞ ለማበረታታት ሽልማቶችን የተለያዩ ሽልማቶችን እሸልማችኋለሁ። በጣም ደስ ይለዋል የሰው ልጅ ለምን ትንሽ ነገር አይሆንም? ስታደርግለት በጣም ነው ደስ የሚለው በተለይ ደግሞ እውቅናው ስለሚበልጥ ነው። ይሄን ነገር ስላደረኩኝ ይሄን ነገር ተደረገልኝ የሚለው ነገር ለእንትኑ ለአእምሮህ በጣም ሰላም ይሰጣል። ከዛም ባለፈ ደግሞ በተጨማሪ በርትቶ ያንን ነገር እንዲሰራ እንዲቀጥልበት ያደርገዋል ማለት ነው። ስለዚህ ሰዎችን ማበረታት ሌሎች ሰዎችን ማበረታት በጣም ጥሩ ነገር ነው። እኔንም የሚያበረታታኝ ሰው ሳገኝ በጣም ወደስ የሚለኝ በጣም ነው ሞራል የሚሰማኝ። ትንሽ ነገር ሊሆን ይችላል። ለምሳሌ ምንም እኮ አይደለም አንድ የአምስት ብር ካርድ ለምን አይሆንም? ይሄን ነገር ስላደረግክ ተብሎ የሆነ ልጅ ሰው ሲሰጠው በጣም ነው ደስ የሚለው ለዛ ነገር በደንብ ተነሳሽ ነው የሚሆነው። ስትነግረው ይሄ ነገር እኮ እንደዚህ ባደረገ ጥሩ ነው ምናምን ብለህ ስትነግረው። ያደረገውን ነገር ስታስ እውቅና ስትሰጥለት በጣም ነው የሚለው እና ይላል። እና ማበረታታት በሁላችንም ሊለምድብን ይገባል ማለት ነው። አንዳንድ ሰዎች ከማበረታታት ይልቅ እንደውም የሚያጎስሱ ነገር ሰውን ወደኋላ እንዲል የሚያደርጉ ሰዎች አሉ። በተለያዩ ምክንያቶች ባለማወቅ ሊሆን ይችላል። ወይንም ደግሞ ባለመረዳት ወይ እንትን በማለት ነገሩን ችላ በማለት ወይ ምንም ሳይመስላቸው እንትን በማድረግ ሊሆን ይችላል። በእነዚህ መክደቶች አሉ ሰዎችን ማበረታቱ ወይም ደግሞ ወርታች እንዲወርዱ የሚያደርጉ ሰዎች አሉ። ስለዚህ ይሄ ደግሞ መሻሻል አለበት። በተቻለን መጠን የሰው ልጅ ለሰራው ነገር በሙሉ ማበረታቻ ልንሰጠው ይገባል ልንሰጠው ሲባል እንደ ቲፍት ብቻ ብለን እንዳናስበው ጥሩ ሰርተሃል ማለት ማበረታታት ነው። ጥሩ ነገር አድርገሃል ይሄ ነገር ጥሩ ነው። ለምሳሌ ምግብ ሳትተው ከሆነ ይሄ ነገር ይጣፍጣል። አሪፍ ነው የሰራኸው። ጥሩ ልምድ አለህ። መርታ ቀጥል ማለት በራሱ ይሄ ማበረታቻ ነው። የግድ የሆነ ቁስ ወይም ደግሞ የሆነ ነገር አምጥተን ለዛ ሰው መስጠት አለብን ማለት አይደለም። ሞራሉን አለመንካት አንዳንድ ሰዎች በጣም ሞራል የሚነካ አይነት ንግግር የሚናገሩ ራሱ ሰዎች ስላሉ ማለት ነው። ነው እንትን የሚል ከሆነ የሚስተካከል ነገር ካለበት ምን ማድረግ እንችላለን መንገር። ስንነግር ግን በጣም በጣም ጥንቃቄ ባለው መልኩ ይሄ ነገር ይሄ ነገሩ ጥሩ ነው ይሄ ነገሩ እንደዚህ ነገር መሆኑ በጣም አሪፍ ነው። ነገር ግን ይቺኛዋ ነገር እንደዚህ ብትስተካከል ተብሎ ደግሞ በቀላሉ ለሰውየውም አንተን የሆነ የሞራል ውድቀት ሳታመጣበት ቀስ ብለን ብንነግረው ምን ማለት ይችላል መበረታታት ይችላል ይሄንን ጥሩ ሰርቼዋለሁ ስለዚህ ይሄን ማስተካከል አለብኝ ወደሚለው ይመጣልናል ማለት ነው። ስለዚህ በተቻለን መጠን ሰዎችን ሌሎችን ሰዎች ማበረታታት ይኖርብናል እኔም ከሚያበረታቱ ሰዎች ውስጥ ነኝ ማለት ነው

እሺ በቀጣይ ደግሞ የምንመለከተው ወደ ስራ ምን ልብስ ትለብሳለህ የሚለውን ጥያቄ ተመርኩዘን የስራ ልብሶችን በተቻለን መጠን ለማየት እንሞክራለን ማለት ነው። ወደ ስራ እንግዲህ በምንሄድበት ጊዜ የተለያዩ ልብሶችን እንለብሳለን። በደንብ አውትሻይን ሊያደርገን በደንብ ሊያወጣን በደንብ ሊያንፀባርቅ የሚያደርገን ልብሶችን ለብሰን መውጣት እንችላለን እንወጣለን ብዙ የማለት ነው። ነገር ግን ስራ ቦታ ከሰራን ከደረስን በኋላ እንደየስራ ድርሻችን የተለያዩ ልብሶች ሊኖሩ ይችላል። ይችላል ምናልባት ቢሮ ላይ የሚሰራ ሰው ቢሮ ላይስ ቁጭ ብሎ የሚሰራ ሰው እና ሰዎችን የሚያስተናግድ ሰው። ከሆነ እንግዲህ አለባበሱ በጣም ለሰው ልጅ የሚስብ አይነት ቢሆን ተመራጭ ይሆናል። ለምሳሌ ስፉል ለብሶ ሸሚዙን ለብሶ ከረባቱን አድርጎ ወንድ ልጅ እንደ ወንድነቱ ኮራ ብሎ ስሄድ በጣም ነው ደስ የሚለው። ለምሳሌ እንደ ማናጀር ማናጀሮች ማለት ነው። እና ቢሮአችሁ ከደረስክ በኋላ እንግዲህ ምናልባት በሸሚዝ ብቻም መሆንም ሊመቸው ይችላል ያው እንደ አካባቢ የሙቀት ሁኔታ ማለት ነው። እና ከነ ሙሉ ግርማ ሞገሱ ከነ ሱፉም ሊቀመጥ ይችላል እንግዲህ ያ ሲሆን በደንብ ሰዎችም ምን ያደርጋሉ? ከአለባበሳችን ሪስፔክት ያደርጉናል ማለት ነው። ስለዚህ ይሄን ነገር በደንብ አስበንበት ሊሆን ይገባል ማለት ነው። እንደ ስራ ሁኔታችን ለምሳሌ ሌላው ደግሞ ለምሳሌ ሰራተኛ ሆኖ ለምሳሌ የጋራዥ ሰራተኛ ሆኖ ደግሞ የግድ ከዚህ ከቤቱ የጋራዥ ልብሱን የስራ ልብሱን ቱታ ለብሶ ይሄድ ማለት ደግሞ አንችልም። ከዚህ ሲወጣ ፏአ ብልጭ ብሎ ከቤቱ እስከ ስራ ቦታው ድረስ በጣም ደስ እንሂድ አይነት ልብስ ለብሶ። ይሄዳል ከዛ በኋላ እዛ ከደረሰ በኋላ ደግሞ እንግዲህ የስራ ልብሱን ቱታውን መልበስ ይኖርበታል ማለት ነው። አለበዚያ ሶፍ ለብሶም መቼም ከመኪና ዘይት ጋር ከመሳሰሉ ነገሮች ጋር ሲጨማለቅ እንግዲህ መታየት ያለበት አይመስለኝም ያው መሆንም የለበትም ምክንያቱም የተዘጋጁ ልብሶቹ የተዘጋጁበት የተለያዩ አላማዎች ስላላቸው ማለት ነው። እና ደግሞ የሴፍቲ ልብሶች ደግሞ አሉ እንግዲህ ሾፕ ውስጥ በምንሰራ ሰዎች ሾፕ ውስጥ ሆነን ስንሰራ የተለያዩ የ የጥንቃቄ የምናደርግባቸውን አለባበስ ሁኔታዎች አሉ። ለምሳሌ አለባበሳችን በጣም የወጣ መሆን የለበትም። ሾፕ ላይ መልበስ ያለብንን ጫማ ልብስ ጓንት አጠቃላይ መነፅር የትኛውንም ቢሆን ኮፍያ የትኛውንም ቢሆን ማስቀረት የለብንም ሁሉንም ነገር በስርዓቱም መልበስ ይኖርብናል አለበለዛ ጉዳት ላይ ልንወድቅ እንችላለን። ከ ስራ ጥንቃቄ ጉድለት የተነሳ ማለት ነው። ስለዚህ እና አለባበሳችንን በአግባቡ ካለመልበሳችን የተነሳ ማለት ነው። ስለዚህ አለባበሳችንን ላይ በጣም ትኩረት ልናደርግ ይገባል። ሰዎች አለባበሳችን አይተው ስለሚገምቱን። ካለባበሳችን የተለያየ ነገር አቃቂር ሊያወጡልን ስለሚችሉ እያንዳንዱን ነገር ተጠንቅቀን መሆን ይኖርበታል በዚህ ረገድ ሴቶች በጣም ጎበዞች ናቸው። አለባበሳቸው በጣም ጥሩ ነው። ለአለባበስ ይጠነቀቃሉ። እንዴት አድርገው የትኛው ልብስ ከየትኛው ጋር መልበስ እንዳለባቸው ሁሉ ያውቃሉ። እና በዛ በጣም ጎበዞች ናቸው። እና እኛ ጎበዞች ካልሆንን እንግዲህ በእነሱ በኩል እርዳታ እንዲደረግልን ማድረግ ነው። እነሱ በዚህ መልኩ ልበስ እንዲሉን ወይም ደግሞ አስተያየት እንዲሰጡበት አለባበሳችን ላይ ያደረግን ምን ማድረግ እንችላለን? መልበስ እና መውጣት እንችላለን ከየቤት ማለት ነው። ስለዚህ እኔ ከቤት ስወጣ ሼክ ብልጭ ብዬ ነው የምወጣው። ያው ስራ ቦታ ከደረስኩ በኋላ ግን ያው የስራ ልብሶችን ነው የምለብሰው ማለት ነው። የስራ ልብስ ያው መዋቢያ ሳይሆን ያው ለጥንቃቄ የምንለብሰው ልብስ ነው። የሆነው ስራ ቦታ ላይ ባለንበት ሁኔታ ማለት ነው። ሰራተኞች ማናጀሮች ደግሞ በዛው ባላቸው እንትናቸው በግርማ ሞገሳቸው ቁጭ ማለት እችላለሁ እዛው ቢሮአቸው ላይ ለማለት ነው ካለ የሚያስተናግዱት ሰው ጥሩ ሪስፔክት እየሰጡ

እሺ በቀጣይ ደግሞ የምንመለከተው የትኛውን ወቅት ትወዳለህ? ሚለውን ጥያቄ አንስተን እንግዲህ ስለ ወቅቶች አንዳንድ ነገር ለማንሳት እንሞክራለን በተቻለ መጠን ኢትዮጵያ ውስጥ አራት ወቅቶች አሉ። አራት ወቅቶች አሉ። መኸር በልግ ክረምት እና ጸደይ ተብሎ አራት ወቅቶች አሉ። ወይንም ደግሞ በሁለት በተለይ ልቆን እነካላቸው ከተባ ከተባለ ደግሞ ክረምትና በጋ ተብሎ በሁለት ልንከፍላቸው እንችላለን እና በ በሁለት ከፍለናቸው ብና እናይና ስለነሱ እናብራራ የትኛውስ ደስ ይላል ሚለውን በዛው የምና የምናየው ይሆናል ማለት ነው። እንግዲህ ከክረምትና ከበጋ አብዛኞቻችን የምንወደው በጋውን ነው በጋውን ነው። ለዛም ነው መሰለኝ ፈጣሪም አውቆ በጋውን ረዘም አድርጐት ክረምቱን ትንሽ ቀነስ ያደረገው በክረምት በክረምት ወቅት እንግዲህ ብዙ ብዙ ጊዜ የተለያዩ አደጋዎችን እንሰማለን። አስከፊ አስከፊ አደጋዎችን እንሰማለን ከ ከውሃ ጋር ተያይዘው ሚመጡ አስከፊ የሆኑ አደጋዎችን እንሰማለን ለምሳሌ የጎርፍ መጥለቅለቅ ሊሆን ይችላል። እጽዋት ላይ እጽዋት ላይ ሚደርስ እጽዋት ማለትም የተለያዩ ሰብሎች የተዘሩ ሰብሎችን ለማበላሸት ሊሆን ይችላል ቤቶችም በማውደም ሊሆን ይችላል ወይም ደግሞ የተለያዩ ደራሽ ውሃዎች ጎርፎች በመምጣት የብዙ ሰዎችን ቤት እና ንብረት ጠራርገው በመውሰድ ሊሆን ይችላል አንዳንድ ጊዜ ደግሞ የመሬት መንሸራተት ከፍተኛ የሆነ የመሬት መሸራተት ብዙ ሰዎችን እንትን እያለ የብዙ ሰዎችን ህይወትን እየቀጠፈ ይገኛል። ይሄ ሁሉ የሚሆነው መቼ ነው? ክረምት ነው። ብዙ ጊዜ ስንመለከት ክረምት ላይ ያልተጠበቁ ይሆናል ተብሎ ያልታሰቡ አደጋዎች ሲፈጠሩ እናያለን። ተራራማ የሆኑ አካባቢዎች እየተሸራተቱ ታች ያሉትን ሰዎች አጥለቅልቀው እዛው እየቀበሩ እናያለን ብዙ ጊዜ በጣም ከፉ ክፉ ነገሮችን እንሰማለን እና ምንድነው ክረምት በሚበዛበት ጊዜ ውሃ በጣም መሬቱ በሚይዝበት ጊዜ የመንሸራተት ነገር ያጋጥመውና ከዛ በኋላ ያ የተንሽራተተው አፈር እንግዲህ ብዙ ነገሮችን ሲያብላሽ ሲያጠፋ እናያለን ወይንም ደግሞ የሆነ አካባቢ ላይ ከፍተኛ የሆነ የዝናብ መጠን ይዘንብና እንግዲህ ያ ሁሉ ጎርፍ ተሰብስቦ ደግሞ ሌላ አካባቢ የተለያዩ መሰረተ ልማቶችን እያጠፋ እያወደመ ቤቶችን እያፈራረሰ ይደርሳል ተብሎ ያልተባለበት ቦታ ላይ እየደረሰና እያበላሸ የብዙ ሰዎችን ህይወትን እየቀጠፈ ብዙ ጊዜ እንትን ይላል ይሄዳል። እና ክረምትን ብዙም አንወደውም። ያ ማለት ክረምት አያስፈልግም ማለት አይደለም። ክረምት ባይኖር ደግሞ እጽዋት ባልኖሩ ነበረ። እጽዋት ወይም ደግሞ ለምግብነት ምንጠቀማቸው የተለያዩ እንትኖች አሉ ሰብሎች አሉ። እንግዲህ ያን ክረምት ውሃ አግኝተው ነው ለምልመው በጋ ላይ እንግዲህ እኛን ሲመግቡ ያሉት ማለት ነው። በመስሎ ሚሰሩ በጣም ትንሽ ቦታዎች ናቸው በመስኖ የሚሰሩ ያሉት። ስለዚህ ያንን የክረምት ውሃ ጠብቀው ነው ብዙ ጊዜ ሰዎች እንትን ሚያደርጉት ሰብሎችን ሚያመርቱት ማለት ነው ስለዚህ ክረምት በጣም ወሳኝ ነው። አስፈላጊ ነው። ቢሆንም ግን ሲበዛ ደግሞ ምን ያደርገናል እንደዚህ የተለያዩ ተፈጥሮአዊ የሆኑ አደጋዎችን ሲያስከትሉ ማለት ነው። ሌላው በጋ ግን በጋ ያው ፀሀይ ከበዛ እሱም ከበዛ በጣም አስቸጋሪ ነው ሚሆነው። ድርቅ ይመጣል የተለያዩ እንስሳት ይሞታሉ። ሚበሉት ነገር ግጦሽ አይኖርም። ፀሀይ በሚበዛበት ጊዜም ማለት ነው ስለዚህ ሁለቱም የተመጣጠኑ ሲሆኑ የተሻለ ይሆናል። ያው ዞሮ ዞሮ ግን ከሁለቱ የትኛውን ወቅት ነው ምትመርጠው? ተብዬ ብመርጥ ባ በጋውን ነው የምመርጠው። ሙሉ ለሙሉ በጋ እንዲሆን ባልፈልግም ያው የተሻለ አንጻራዊ የሆነ ነገር ምናየው በጋ ላይ ብሩህ የሆነ ነገር ስለሆነ የበጋውን እመርጣለሁ ማለት ነው። ያው ብዙዎች የተለያየ የተለያየ ምርጫ ሊኖራቸው ይችላል። ዝናብ ሚወዱ ብርድ ሚወዱ ሊኖሩ ይችላሉ ማለት ነው።

እሺ በቀጣይ ደግሞ የምንመለከተው የስራ ምግባር ታከብራለህ እሚል ጥያቄ ነው። እንግዲህ የስራ ምግባር የሚለው ሲነሳ ብዙ ሰዎች የስራ መግባት የላቸውም ማለት እንችላለን። የስራ መግባት የስራ ስነ ስነ መግባር ብንለው የተሻለ ይመስለኛል። ለ እንትኑ ለአማርኛው የስራ ስነ ስነምግባ ብንለው ጥሩ ነው። እና ምን አለ? ሁሉም ስራዎች ራሳቸው የሆነ ስለምግባር ይኖራቸዋል ለምሳሌ በህክምናው ብንሄድ በተለያዩት እንዴ በእያንዳንዱ ሙያ ሁሉም የራሱ የሆነ የስራ ስነምግባር ይኖረዋል። ስለዚህ ሁሉም ሁሉም በተነሳሳይ ሁኔታ ያለ የስራውን ስነምግባር ማክበር ይኖርበታል እኔም ከሚያከብሩት ሰዎች ውስጥ ለመግባት። ለምሳሌ ለሁሉም ለሁሉም እንትን የሚሆን ለሁሉም ዋና የሚሆነው ወይም ደግሞ ለሁሉም በተራ ሊሆን የሚችል የስራ ስነ ምግባር ብናነሳ ለምሳሌ ስራ ቦታ ላይ በአግባቡ በሰአቱ መገኘት ሊሆን ይችላል። ይሄ አንድ ከስራ ስነምግባር ውስጥ አንዱ ብለን ልንጠቅሰው እንችላለን አይደል? ስለዚህ በጊዜ የእንትናችንን ሳና የስራ ሰዓታችን ሳናባክል በአግባቡ እዛ ስራ ቦታችን ላይ የምንገኝ ከሆነ ለምሳሌ ስንገባም ሆነ ስንወጣ ሆነ የስራ ሰዓት ማንሸራረፍ ከሆነ በተለያዩ ምክንያቶች በማይገቡ ስብሰባ ወይም ደግሞ ሻይ በሚል ምክንያት የስራ ሰዓትን ማንሸራርፍ ከሆነ አንድ የስራ የስራ ስነምግባር አከበርን ማለት እንችላለን። ሌላው ደግሞ በየሙያው ደግሞ የተለያየ የስራ ስነምግባሮች ይሉናሉ ለምሳሌ በሀኪሞች በኩል የታካሚን ምስጢር መጠበቅ ሊሆን ይችላል። የታካሚ ምስጢር ባለማውጣት ባለማባከን ለሌላ ሰዎች አሳልፎ ባለመስጠት ነበረ በቃ የት ያለውን ነገር በራሱ እና በታካሚ መሃል በማስቀረት ምስጢርን በመጠበቅ ይሄም አንድ የስነ የስራ ስነምግባር ሊሆን ይችላል። ሌላው ደግሞ ለምሳሌ በሌላ የስራ ዘርፍ ብንመለከት በኢንጂነሪንግ ዘርፍ ላይ ብንመለከት ለምሳሌ ኮንስትራክሽን ሳይቶች ላይ ብንመለከት ብዙ ሰዎች የስራ ሰነግባር የሌላቸው ሰዎችን እናያለን። ለምሳሌ ነገሮችን በአግባቡ ያለመጠቀም ሊሆን ይችላል ያ ማለት እንትኖች ይኖራሉ የምንጠቀምባቸው ማቴሪያሎች ይኖራሉ እነዛን ማቴሪያሎች ያላግባብ መጠቀም ያላግባብ ለማይመለከት በማይሆን አይነት አግባብ መጠቀም ሊሆን ይችላል። ወይም ደግሞ ለራሳችን በማይገባ መልኩ መውሰድ ሊሆን ይችላል ወይም ደግሞ መቀነስ ሊሆን ይችላል። አራት ብረት ስምንት ብረት መግባት እያለበት የሆነ ቦታ ላይ ስድስት ብለን አስገብተን ሁለቱን የምና የምንወስድ ወይም ደግሞ ለማይገባን ለራሳችን ጥቅም ብለን ሂሳቡን ለራሳችን ለማድረግ ስንል እንደዚህ የምናደርግ ከሆነ ወይስ ማቴሪያል ምንቀንስ ከሆነ ከሚገባው ማቴሪያል በላይ በታች የምናደርግ ከሆነ ይሄም አንድ የስራ ስነ ምግባር አላከበርንም ማለት ነው። ስለዚህ በአግባቡ መስራት ይኖርብናል ማለት ነው። ሌላው የስራ ስነምግባር ሰዓት ማክበር የሚለውን አንስቻለሁ። የተለያዩ ሰዎች በስራ ቦታቸው ሆኖ ደግሞ የጾታዊን ትንኮሳ የሚያደርጉ ሰዎች ካሉ ደግሞ ይሄም አንድ የስራ ስነምግባር ማጣትን ነው ያሳያል። ስለዚህ በአግባቡ የሚመጡ ሰዎችን መንከባከብ ክፉ ባልሆነ አይን ማየት ወይም ደግሞ በማይገባ መልኩ እነሱን አለማናገር ይሄም አንዱ ስነ ምግባር ብለን ልንፈርጀው እንችላለን። በጣም ብዙ ሰፊ ነገሮችን በዚህ ዙሪያ ልናነሳ እንችላለን ግን ያው ካለን ደቂቃ አንፃር ይሄ በቂ ይመስለኛል።

እሺ በቀጣይ ደግሞ የምንመለከተው የምትወደው ሬስቶራንት የት ነው? ይላል ስለ ሬስቶራንቶች በዚህ ጉዳይ ላይ በደንብ ለመመልከት እንሞክር። እንግዲህ የተለያዩ ሬስቶራንቶች ይከፈታሉ። በየጊዜው በጣም ብዙ ሬስቶራንቶች ይከፈታሉ። በዛው አክልም የሚዘጉም ብዙ ሬስቶራንቶች ይኖራሉ። ሬስቶራንቶች በአሪፉ የማይሰሩ ከሆነ፤ በአግባቡ የማይሰሩ ከሆነ፤ ጠባጭ የሆነ ምግብን የማያቀርብ ከሆነ፤ ንጽህናውን የጠበቀ ምግብ የማያቀርቡ ከሆነ፤ ከዋጋ አንፃር እጅግ ከፍተኛ የሚሆኑ ከሆነ፤ በጣም በብዙ ምክንያቶች ሬስቶራንቶችን ልንተዋቸው እንችላለን። አንድ ጊዜ ካየናቸው በኋላ ደግመን ማንገባባቸው ብዙ ሬስቶራንቶች ሊኖሩ ይችላሉ። እና ወደናቸው ደግሞ በየጊዜው የምንደጋግመን የምንሄድባቸው ደግሞ ሬስቶራንቶች ይኖራሉ። እና ሬስቶራንቶች ከሚያገርቡ ከሚያቀርቡት ምግብ ከሚያቀርቡት ከሚሰጡን ማስጠንቀቂያ አንፃር በጣም አሪፍ አሪፍ የምንላቸው ይኖራሉ። እንደዚሁም ደግሞ መስተንግዷቸውን ማንወዳቸውን ሊኖሩ ይችላሉ። ወይንም ደግሞ ምግባቸውን አይጣፍጠውም። ሬስቶራንቶች ሊኖሩ ይችላሉ። ወይም ደግሞ ዋጋቸውን የማይቀመስ በጣም ከፍተኛ የሆነ ዋጋ ተመጣጣኝ አልሆነ ዋጋ የሚያስቀልጡም ሬስቶራንቶች ይኖራሉ። ከነዚህ ሁሉ ግን ተመጣጣኝ የሆነ ተመጣጣኝ የሆነ በማስተናገድ አቅሙ ደግሞ በጣም ደስ የሚል ቤቱ ደግሞ ለእይታ እጅግ ፈጣን ማራኪ የሆነ ረብሻ የሌለበት ጸጥታ ያለበት። የማይበዛበትና እረፍትን እንዲሰማን የሚያደርግ ሬስቶራንት እኔ ደስ ይለኛል። ብዙ ሬስቶራንቶች አሉ አዲስ አበባ ላይ የምወዳቸው ምግባቸው እጅግ በጣም እጅ የሚያስቆረጥባት የሚያስቆርጥም የሚባል አይነት ሬስቶታንቶች አሉ። አዲስ አበባ ስር ማለት ነው ነገር ግን አሁን ባለውበት ቦታ ላይ በጣም በጣም የሚያስጠላና የሚዘጋ አይነት ሬስቶራንት ነው። የማየው አቁሜያለሁ ማለት ይቻላል። ሙሉ ለሙሉ ሬስቶራንት የሚባለውን ነገር ራሱ ለመግባት ለመጠቀም ራሱ አስጠላቶኛል። ማለት ይቻላል። ከማያቸው ነገሮች አንፃር ማት ነው አንደኛ ንጽህናውን ያልጠበቀ፤ ምግብና ውሃ ምግብ ሲያቀርቡ ነው። እንደዚህ ልጣላቸው የቻልኩት አንደኛ ለበሽታ እየተዳረግን ለህይወታችን ስጋት እየሆነ ስለሆነ አንድ ይህንን ነገር የግድ ልናስቆመው ይገባል ማለት ነው። ሁለተኛ ነገር ደግሞ ካልጣፈተን ምንም አገበው ምግብ ካልጣፈጠን ወደነው ደስ ብሎን ካልበላን ገንዘባችን ብቻ የምናወጣበት ከሆነ ይሄም በጣም ደስ የማል ነገር ነው የሚሆነው። ስለዚህ ገንዘባችን እስካወጣን ድረስ አሪፍ ነገር እና በተመጣጣኝ ዋጋ የምናገኝበትን እንፈልጋለ። ማለት ነው። ስለዚህ የሬስቶራንት ባለቤቶች በጣም በጥንቃቄ መስራት ይኖርባቸዋል። በጣም ቼክ ማድረግ ይኖርባቸዋል። አንድ ጊዜ ከከፈቱት በኋላ ምናልባት ቼክ የማያደርጉ ብዙ የሬስቶራንት ባለቤቶች ይኖራሉ። በሰራተኛ ብቻ ተተው የሚወጡ ማለት ነው ሰራተኛ ደግሞ ሁሌም እንትን ነው ማለት አንችልም። በታማኝነት በቅንነት የስራ ስነምግባሩን በማክበር ሁሉም ይሰራል። ብለን ደግሞ ልናስብ አይችልም። ስለዚህ ምን ማድረግ ይኖርብናል የሬስቶራንት ባለቤቶች በሙሉ በጣም በተቻለ በጣም በሆነው ሆነህ ሁኔታ መከታተል ያስፈልጋል። ሬስቶራንቱ ምን ላይ ነው። ያለው ምግቡ ምን አይነት ሁኔታ ላይ ነው ያለው የሚለውን ነገር ቼክ ማድረግ እኔ እንደውም የሬስቶራንት ባለቤት ብሆን ማዝ ይመስለኛል ከራሴ ሬስቶራንት ምግብ ማዝ ይመስለኛል። ሳያውቁኝ ሳያውቁኝ ማለት ነው ሳያውቁኝ ማለት እንዴት ነው። ለምሳሌ በሰው ምግብ በማያውቁት ሰው ምግብ አሳዝዤ ወይ በኪና ውስጥ ቁጭ ብዬ ምናምን ውጪ ላይ ወይም ደግሞ በቴካዌ መልክ አስመጥቼ የራቴን ሬስቶራንት ምግብ ቼክ ማድረግ ይመስለኛል። በየጊዜው እና በተቻለው መጠን የሬስቶራንት ባለቤት የሆናችሁ ሰዎች ይሄን ይሄን በደንብ ቼክ ብታደርጉና ሬስቶራንቶችን ሬስቶራንቶቻችሁ፣ ደንበኞቻችሁን፣ ብትጠብቁ ቼክ ብታደርጉ የተሻለ ይሆናል። ብዬ አስባለሁ ማለት ነው። በዚህ አጋጣሚ ይሄንን ተናግሬለት ብዬ ነው ይበቃኛል።

እሺ አሁን ደግሞ አሁን የምንመለከተው ውሃ ማምጣት ታውቃለህ ይላል ያው ጥያቄው ግልጽ አይደለም ባይ ዘ ዌይ ያው ቀጣይ ቀጣይ ትርጉም ነው። መሰለኝ አማርኛ ላይ ውሃ ማምጣት ታውቃለህ የሚል አይነት ጥያቄ የለም የለም የለም ጭራሽ ማለት ነው። ግን ርዕሱ እዚች ጋር ስለተቀመጠ ስለ ጉዳዩ ስለ ውሃ ምናምን አውርተን የምናልፈው ይሆናል ማለት ነው ወይንም ደግሞ በተረዳነው መልኩ ለማንሳት እንሞክራለን። ውሃ ለሰው ልጅ እጅግ በጣም ጠቃሚ ከሆነ ንጥረ ነገር አንዱ ነው ንጥረ ነገር ልንለው እንችላለን። አይ ቲንክ ውሃ ብቻውን ራሱ በውስጡ የሆኑ የሆኑ ነገሮችን ይዛል ነገር ግን ለሰው ልጅ በጣም ወሳኝም ከምንለው ህይወቱን ለማቆየት ከሚያስፈልጉት ዋናኛ ነገሮች ውስጥ አንዱ ውሃ ነው። የሰው ልጅ ሰባ አምስት በመቶ የሚሆነው የሰውነት ክፍሉ በውሃ የተሸፈነ ነው። ወይም ደግሞ ውሃ ነው ይባላል ያ ማለት ሙሉ ውሃ ነን ማለት እንችላለን። ከሰውነታችን በሙሉ ማለት ነው። ስለዚህ ውሃ በየጊዜው በየሰአቱ በየደቂቃው ያስፈልገናል በተለያዩ መንገዶችም ልንወስደው እንችላለን ማለት ነው። እና ውሃ ማምጣት የሚለውን ለማብራራት ለማምጣት ከየት እንደሆነ ባላውቅም ውሃ ከተለያዩ ቦታዎች ሊመጣ ይችላል ለምሳሌ ከወንዝ ሊመጣ ይችላል። በጣም ንጹህ ከሆኑ ከምንጮች ሊመጣ ይችላል። ውሃ ከውቅያኖስ ሊመጣ ይችላል። ውሃ ከከርሰ ምድር ከጉድጓድ ውስጥ ውሃ ሊመጣ ይችላል። እንደገና ውሃ ከተለያዩ ነገሮችም ልናገኝ እንችላለን ማለት ነው። እና ብዙ ጊዜ ከከተማ ውስጥ ያው በመስመር ተዘርግቶ ቤታችን ድረስ ይመጣል ውሃ መንግስት ራሱ በዘረጋው ማለት ነው። እኛ የሚጠበቅብን ቢል መክፈል ነው ማለት ነው። ያው የቆጠረውን በቆጠረው መልኩ እዛ ጋር እንከፍላለን ማለት ነው። ከዛ ውጪ የምናመጣበት ምንም አይነት ነገር የለም ማለት ነው። ገጠር አካባቢ ስንኖር ውሃ ከተለያዩ ቦታዎች እናመጣለን ከ ከርሰ ምድር ከተቆፈረ ከጉድጓድ ውስጥ በመሳብ ሊሆን ይችላል። በ በሰው በሚሰሩ እንትኖች ፓምፖች በመጠቀም ከጉርጓድ ውስጥ እያወጣን ሊሆን ይችላል ወይም ደግሞ በሞተር በኤሌክትሪክ በሚሰሩ ኤሌክትሪክ ፓምፖች ተጠቅመን ውሃ ልንስብ እንችላለን። ልናመጣ እንችላለን ወይንም ደግሞ ከምንጭ በቼሪካን በእንስራ በመሳሰሉት ነገሮች እየቀዳን ወደ የምንፈልገው ቦታ ማምጣት እንችላለን። ወደ ቤታችን ወይም ደግሞ ልንገለገልበት ወደ አሰብንበት ቦታ ማምጣት እንችላለን እየቀዳን ማለት ነው። በተለያየ መልኩ ልናመጣ እንችላለን ውሃ ማለት ነው። እና ከዛ ባለፈ ደግሞ ከተማ ውስጥ ከመስመር ውሃ ባለፈ በ በየመኪናው የሚዞርልን በጄሪካን በጃር በመሳሰሉ መያዣ እቃዎች እየታሸጉ የሚመጡልን ውሃዎች አሉ። እነሱንም ደግሞ ወደ ቤታችን አስገብተን የምንጠቀም ሰዎች አለን። ብዙ ጊዜ ስለዚህ ሁሉ ዞሮ ዞሮ ውሃን ከተለያዩ ቦታዎች እየፈለግን እያመጣን ለሚያስፈልገን ለፍጆታዎች ሁሉ የምናውል ይሆናል። ለምሳሌ ለሰውነታችን ለመታጠብ ልብሶቻችን ለማጠብ ለመጠጥ ምግቦችን ለመስራት ንጽህና ለመጠበቅ የቤትን የተለያዩ ነገሮችን ንጽህና ለመጠበቅ እና ለብዙ ነገሮች ብቻ ተዘርዝሮ አያልቅም የውሃ ጥቅም እስከዚህ ይሄ ነው ተብሎ አያልቅም። እና ለእዚህ ሁሉ ልንጠቀመው እንችላለን ውሃውን ማለት ነው። በተለይ ሽንት ቤት ምናምን በምንጠቀምበት ጊዜ ውሃ ከፍተኛ የሆነው ውሃ እንጠቀማለን ለማፍሰስ ንጽህናውን ለመጠበቅ ወይም ደግሞ በደንብ ንጵህናውን ጠብቆ ለመያዝ ማለት ነው። ውሃ እንጠቀምበታለን እነዚህ ሁሉ ውሃ የተለያዩ ቦታዎች እያመጣን እንጠቀማለን ማለት ነው። ስለዚህ ጉዳይ ይሄን ያክል ካልኩ በቂ ይመስለኛል።

እሺ በቀጣይ ደግሞ የምንመለከተው ከግጭት ጋር ተያይዞ ይሆናል ግጭቶችን ማስተካከል ትችላለህ ወይ የሚል ነው? ያው ብዙ ጊዜ በህይወት እስካለን ድረስ ሰው ከሰው ጋር ሰው ከራሱ ጋር ሰው ከፈጣሪው ጋር ሰው ከአየር ከተፈጥሮ ጋር ሰው ከብዙ ነገር ጋር ይጋጫል የሰው ልጅ በጣም ከባድ ከምንለው ፍጥረት ውስጥ አንዱን ልንለው እንችላለን። እና ሰው በተለያየ ምክንያት ከሰው ጋር ይጋጫል። እንኳን ከሰው ጋር ከራሱ ጋርም ብያለሁ እንኳን ከራሱ ጋር ከፈጣሪው ጋር ራሱ ይጣላል ይጋጫል። እና ግጭቶችን መፍታት ደግሞ የግድ መቻል ይኖርብናል ማለት ነው። እኔም ግጭቶችን መፍታት ማስተካከል እችላለሁ ብዬ አስባለሁ በተቻለኝ መጠን ማለት ነው። ያው ሁሉንም ነገር እችላለሁ አይባልም ነገር ግን እኔ እችላለሁ። ከዛ ደግሞ ከእኔ የሚያልፍ ነገር ከእኔ የሚበልጥ ነገር ወይም ደግሞ ከእኔ በላይ የሚሆን በእኔ አቅም መፈታት የማይችል ነገር ሲኖር ደግሞ ሻል ወዳሉ ወደ ትልልቅ ሰዎች ወደ ሽማግሌዎች ወደ ሃይማኖት አባቶች እና ወደ ታላቆች ምን ማረግ እችላለሁ ማስተላለፍ እችላለሁ እኔ መፍታት የማልችላቸውን ግጭቶች ማለት ነው። ወደ እግዚአብሔርም ወደ ፈጣሪም ደግሞ አስተላልፋለሁ። ግጭቶችን ለምሳሌ ግጭት ብዙ ጊዜ ከባለቤቴ ጋር ሊያጋጥመኝ ይችላል ወይም ደግሞ ከሚስቴ ጋር ሊያጋጥመኝ ይችላል። እንደዚህ አይነት ግጭቶች በሚያጋጥሙኝ ጊዜ ምን አደርጋለሁ? መጀመሪያ በራሴ ለመፍታት ችግሮችን ለመፍታት ችግሮችን የተፈጠሩ ችግሮችን ለመፍታት እሞክራለሁ። ከእኔ አቅም በላይ ከሆነ ለፈጣሪ እነገራለው። ፈጣሪ ደግሞ የሚሳነው ነገር የለም ነው የምንለው ሁል ጊዜም ማለት ነው። እኛ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት አማኞች ስለዚህ ፈጣሪ ብዙ ነገሮችን እንዲፈታልን ሊያስተካክልን ይችላል ብዬ አስባለሁ ስለዚህ ወደ እሱ ነገሮችን መውሰድ እችላለሁ። በጸሎት እጠይቃለሁ ማለት ነው። በተቻለ መጠን ችግሮችን እኔ መፍታት ካልቻልኩኝ ወደ ሌላ ሰዎች ለመውሰድም እሞክራለሁ የማይፈታ ከሆነ በኔ በኩል መፈታት የማይችል ከሆነ ወደ ተሻሉ ወደ ሌሎች ወደ ትልልቅ ሰዎች ደግሞ አስተላልፋለሁ ማለት ነው። ብዙ ጊዜ ግጭቶች ሲያጋጥሙ በንግግር ለመፍታት እንሞክራለን። ለማስተካከል የተበላሹ ነገሮች ካሉ ለማስተካከል መታረም ያለባቸውን ነገሮች ካሉ ለማረም መስተካከል ያለባቸው ነገሮች ካሉ ለማስተካከል ተነጋግረን ወደ አንድ ሀሳብ ለመምጣት እሞክራለሁ። ከሰው ጋር ከሆነ ግጭት ያለው ማለት ነው። ከራሳችን ጋር ከሆነ ደግሞ በደንብ በማጤን ያለውን ነገር በደንብ በማጤን አንድ መስመር ለመያዝ ሁለት ሀሳብ ከሆነ ያለው እንግዲህ ወደ አንድ መስመር ለመምጣት የተሻለውን ለመምረጥ የጥሞና ጊዜን በመውሰድ ወይም ደግሞ ሌሎች ሰዎችን በማማከር ሊሆን ይችላል ወይም የሃይማኖት አባቶችን በማማከር ሊሆን ይችላል። ካልሆነም በጸሎት ለፈጣሪ በመጠየቅ ወደ አንድ ሀሳብ ለመምጣት እንግዲህ ሙከራ አደርጋለሁ ማለት ነው። ያው እንዳልኩት ሰው ከሰው ጋር ሲጋጭ ደግሞ እንግዲህ ከ ከሁለት አባቱ ካለፈ እንግዲህ ወደ ሶስተኛው ወደ ሽማግሌ በማሳለፍ ሽማግሌዎች ደግሞ ጉዳዩን በደንብ መርምረው አይተው አጢነው የሆነ ውሳኔ እንዲወስኑበት ይደረጋል ማለት ነው። ከዛ በኋላ ይፈታል የማይፈታ ምንም አይነት ግጭት ወይም ደግሞ አለመግባባት ይኖራል ብዬ አላስብም። በንግግር ሁሉም ነገር በመደራደር ሊሆን ይችላል በመነጋገር መፍታት ማስተካከል ይቻላል። ሁሉንም ነገር ሶ ግጭት ፈታለሁ የራሴንም ሆነ ሌሎች ሰዎች ጋርም ሆነ ሌሎች ሰዎች ጋር የተፈጠረ ችግርም ከሆነ ያንንም በመነጋገር የመፍትሄ አቅጣጫዎችን በማበጀት ችግሮችን ለመፍታት ከሚሞክሩ ሰዎች ውስጥ ነው የምመደበው ማለት ነው። ስለዚህ ስለ ግጭት ይህን ያክል ካልን በቂ ይመስለኛል። ያው ሰፋ አድርገን በሀገር ደረጃ በምናምንም እንድናየው እንችል ነበር ኦሬዲ ሰዓታችን ወይም ደቂቃችንን ስለሄደ በዚሁ እንቋጨው በሚለው እንዘጋዋለን።

እሺ በቀጣይ ደግሞ የተነሳው ጥያቄ የአትክልት ስራ ታደርጋለህ? ብለው ነው እንግዲህ የጠየቀኝ ያው ምናልባት ያአትክልት ስራን ትሰራለህ ወይ ወይም ደግሞ አትክልተኝነት ወይም ደግሞ አትክልት መትከል ወይም ደግሞ አትክልት መንከባከብ ጋር ያለኝን ነገር ለመጠ ለማንሳት ይመስለኛል ጥያቄው የተነሳው ይህንን ነገር ለመብራራት እሞክራለሁ። እኔ ከተወለድኩኝ እና ትንሽዬ ካደኩኝ ጊዜ ጀምሮ ከአትክልት ጋር ነው ያደኩት ማለት እችላለሁ ምክንያቱም። ቤተሰቦቼ የሚተደድሩት የአትክልት ስራን በመስራት ነበር የሚተዳደሩት ሥለዚህ። አባቴን እናቴም በሚሰሩበት ጊዜ ገና ከህፃንነት ጀምሮ እዛው አትክልት ቦታ ድረስ ይዘውኝ በመሄድ እዛው ሳር ላይ እኔን አስቀምጦኝ ነበር ስራቸውን የሚሰሩት ለምሳሌ አትክልት ኮትኩቶ ውሃ ማጠጣት አረሟን መንቀል ከሆነ እያንዳንዱን ነገር የሚሰሩት እኔን እዛ ድረስ ይዘውኝ በመሆን በመሄድ ነበር ለዛም ይመስለኛል ተፈጥሮን የምወዳት ያደኩባት ስለሆነች ማለት ነው። ሳር ላይ ነው ያደኩት እንደ ሌላው ቤት ቤት ውስጥ አይደለም። ያደኩት ለዛም ይመስለኛል ተፈጥሮን የምወደው። እና ከዛ በኋላ እኔም ተከትያለሁ ተከትዬ ያንን ስራ ስሰራ ሳግዝ ነው ብዙ ጊዜ ያሳለፍኩት። ሥለዚህ የአትክት ስራዎችን በደንብ በአግባቡ እሰራለሁ እያንዳንዱን ነገር ማለት ነው ልቅም አድርጌ ስሰራ ነው ያደኩት። አትክልት ገና እንትኑን ከማፍ ችግኜን ከማፍላት ጀምሮ ከዛ በኋላ ችግኙን ኮትኩቶ አርሞ ብቁ ከሆነ በኋላ ደግሞ እሱን ችግኝ ገና ነቅሎ ከዛ ደግሞ የመስመሩ በትኖ ደግሞ አየር እና በቂ ቦታ እንዲኖረው ሰፋ ሰፋ አድርጎ ተክሎ ከዛ እሱን ተንከባክቦ ውሃ አጠጥቶ እስኪ ጸድቅ ጠብቆ ኮትኩቶ አረም እንዳይኖረው በአረም እንዳይዋጥ ውሃ እንዳይ በውሃ እጦት እንዳይጠወልቅ እንዳይደርቅ በመንከባከብ የኖርኩኝ ሰው ነኝ። እና መተዳደራዬም ከቤተሰቦቼ ጋር መተዳደሪያም ስለነበር ማለት ነው። እያንዳንዱን ነገር ከአትክልት ጋር ተያይዞ ያለውን ነገር አንድ ላይ ስንሰራ ነው ያደግነው። ያው አሁን ባለሁበት ሁኔታ ግን አትክልት ለመትከል የሚመች ቦታ እንኳን አይደለም ያለሁት መኖሪያው ፎቅ ላይ ነው። አፓርታማ ማለት ነው። ከሰው ጋር ነው ስለዚህ አትክልት ልትከል እንኳን ብል የምተክልበት ቦታ እንኳን በአግባቡ የለኝም። አሁን ባለውበት ሁኔታ ሥለዚህ አሁን ያው ያደኩበት ቢሆንም አሁን አሁን ባለሁበት ቦታ ግን የምከባከበውም አትክልት የለም። ማሳድገውም አትክልት የለኝም። ያው አትክልትን ሄዶ መጎብኘት ነው። የማደርገው እጽዋትን ማለት ነው መናፍሻ ቦታዎች በመሄድ ደስ ስለሚለኝ ሂጄ እዛ ቦታ ላይ ለመናፈስ ለመዝናናት እሞክራለሁ። እንጂ ምንም አይነት የማገኘው የምሰራው ስራ የለም ከአትክልት ጋር ተያይዞ አሁን ባለሁበት ሁኔታ ማለት ነው። ነገር ግን ያው ስወደው ስሰራው የነበርኩበት ስራ ነው። እኔ ባልሆንም አሁን አሁን ቤተሰቦች እንደቀጠሉ ናቸው የአትክልት ስራውን መስራት እንደቀጠሉ ናቸው። እና ከአትክልት ጋር ብዙ የሆነ ግንኙነት አለኝ። የአንዳንዷን የአንዳንዷን የአትክልት እድገት ሂደት በምን አይነት መልኩ እንደሚሰራ እያንዳንዱን ነገር በደንብ በዝርዝር ያየሁኝ ሰው ነኝ ማለት ነው። የሁሉንም አትክልት አይነቶች የ የበላሁኝ በፍሬ በፍሬሽነታቸው የተጠቀምኩኝ ሰው ነኝ ማለት ነው። ስለ አትክልት ይሄን ያክል ከተነጋገርን በቂ ይመስለኛል። ወደ ቀጣዩ ደግሞ ጥያቄ እንሂድ

እሺ በቀጣይ የምንመለከተው በቀን ስንት ሰዓት ስልክ ትጠቀማለህ የሚለውን ጥያቄ ለመመለስ ነው የምንሞክረው። በቀን ውስጥ ስልክ ለረጅም ሰዓት ከሚጠቀም ሰዎች አንዱ እኔ ነኝ። በጣም ለረጅም ሰዓት ምክንያቱም ብዙ ስራዎችን እዚህ ስልክ ላይ እሰራለሁ እድሜ ለሳይለንሲወ ይኸው አሁንም ቮይስ ሪከርድ ያደረኩ ነው ያለሁት። ስልኬ ላይ ለተለያዩ የኦንላይን ስራዎች ስልኬን እጠቀማለሁ። ስለዚህ ረጅም ሰአቴን በኦንላይን ስራዎች ላይ አሳልፋለሁ። ስለዚህ ያንን ሁሉ ሰዓት ሰዓት ስልኬን በመጠቀም ላይ ነው ያለሁት። እንደው ስልኬን ብናየው ከሚያርፍበት ሰዓት በቃ እኔ ተኝቼ ራሱ የሚያርፍ አይመስለኝም ተኝቼ ራሱ የሆነ ነገር ሲሰራ ነው የሚገኘው። እና ለረጅም ሰዓት ነው ስልክ የምጠቀመው። ከ አስራ ሁለት እስከ አስራ ስድስት ሰዓት ሊሆን ሊሞላ ይችላል። ስልክ ምጠቀምበት ሰዓት በቀን ውስጥ። ኢቭን ቻርጀር ተሰክቶ እንኳን እንትን ሊል አይችልም ሊያርፍ አይችልም ስልኩ። የተለያዩ ስራዎችን ይሰራል። እና እኔም ከስልኬ ርቀህ አላውቅም ለረጅም ጊዜ ከስልኬ ጋር ነው የማውለው። ያው ጥሩ ባህል አይመስለኝም ያው እንደ ስራ ብዬ ዝም ብዬ ስለያዝኩት ነገሩን ነው እንጂ ብዙ ጠቃሚ ነገርም። ይሄን ያክል የሚገኝበት ነገር ሆኖም አይደለ። ያው ሁሉም የኦንላይን ነገሮች በአብዛኞቹ አጭበርባሪዎች ናቸው። ይሆናል ተብለው ይጀመሩና ያው መጨረሻቸው የሰውን ጊዜ ጉልበት የሰውን አእምሮ የሰውን ሰዓት የሰውን ብዙ ነገር የሚሰርቁ ብዙ የኦንላይን እንትኖች አሉ። አጭበርባሪዎች አሉ እንግዲህ እነዛ ነገር ላይ ብዙ ጊዜ ሊጥለንም ይችላል። ከተሳካም ደግሞ የሆነ ነገር ይገኝበታል ማለት ነው። ከዚህ ከኦንላይኑ አለም ብዙ ነገሮችንም ልናገኝ እንችላለን ማለት ነው። እና ስልኬ ላይ ብዙ ብዙ ብዙ ሰአቶችን አሳልፋለሁ። ሌላው የሶሻል ሚዲያዎችን እጠቀማለሁ እጠቀማለሁ ማለት ፖስት በማድረግ ቪዲዮዎችን ኤዲት በማድረግ የተለያዩ ለዩቲዩብ የሚሆኑ ቪዲዮዎችን በመቆራረጥ ኢዲት በማድረግ ካፕከት አፕሊኬሽን ላይ በመግባት የተለያዩ ነገሮችን በመስራት እንትን እንላለን ቪዲዮዎችን እሰራለሁ። ስለዚህ ስልኬ ሁሌም ከእጄ ከእጄ በእጄ ነው ያለው ማለት ነው። ሁሌም በእጄ ነው ያለው ስለዚህ ያው በተቻለኝ መጠን ምን አደርጋለሁ? ስራዎችን እዚህ ላይ ስለምሰራ በደንብ አድርጌ ስልኬን እጠቀምበታለሁ ማለት ነው። እረፍት የለውም። እረፍት የለውም። አብዛኛዋን ስራዎችን አከናውንበታለሁ። ለመደዋወልም እጠቀምበታለሁ። ፎቶ ለማንሳት ቪዲዮ ለመቅረጽ ኤዲት ለማድረግ ከሰዎች ጋር ለመቀናኘት ኦንላይን ላይ ቴሌግራም ላይ ቲክቶክ ላይ ሰዎችን ለማውራት የተለያዩ አፕሊቴሽኖች አሉ እነዛ ላይ ሰዎችን ለማግኘት እጠቀምበታለሁ ብዙ ነገሮችን ነው የምሰራው ስልኬ ላይ ስልኬ አለመቀወሱ ራሱን ይገርመኛል። እኔን ይዞ አለመቀወሱ ራሱ ይገርመኛል። እንዴ? እረፍት እኮ የለውም ሃያ አራት ሰዓት እንዴት ይሰራል? ሃያ አራት ሰዓት ይሰራል። ይገርማል። እና ስልኬን በጣም ነው የምጠቀመው በጣም ነው የምወደው ለረጅም ሰዓት ነው አብሬው የማሳልፈው። ለአይን እንዲሁም ለጤንነት ጥሩ አይመስለኝም። ይሄ ነገር ነገር ግን ያው አንድ ጊዜ ስለተባለ ስራ ተብሎ ስለተገባበት እያንዳንዱን ነገር በ እንትን ስለምንለው ስለምንጠቀምበት ምንም ማድረግ አይቻልም ሁሌም በዚህ እንደቀጠልን እንሆናለን ማለት ነው። ለረጅም ሰዓት ስልካችንን በመንካት በመጎርጎር በአንዳንድ ነገሮችን በመስራት እናሳልፍበታለን ወይም ደግሞ አልፎ አልፎ ደግሞ ዝም ብለን ስክሮል ስናደርግ ሶሻል ሚዲያም ረጅም ጊዜ ልንወስድበት እንችላለን። ለምሳሌ የኢንስታግራም ቪዲዮዎችን በማየት ቲክቶክ ቪዲዮዎችን በማየት የፌስቡክ ምልክት እንደዛው ዩቲዩብም እንደዛም በማድረግ ረጅም ሰዓትም ሊወስድብኝ ይችላል።